በስራ ጊዜ እረፍት ታደርጋለህ በስራ ጊዜ እረፍት አደርጋለሁ በስራ ጊዜ እረፍት ማድረግ ጥሩ ነው? ምክንያቱም እንድንነቃቃ ያደርግናል ንቁ ያደርገናል ሰውነታችን ደግሞ የተለያየ ብርታት ይሰጠዋል ማለት ነው። ጥንካሬ ይሰጠናል እና በስራ ጊዜ እረፍት ካላደረግን ስራችን የተሳካ አይሆንም ማለት ነው። ምክንያቱም ደክመን ሰልችተን የምንሰራው ስራ ውጤታማ ላይሆን ስለሚችል ማለት ነው። ውጤታማ እንዲሆን አንድ ስራ እረፍት ያስፈልጋል ግዴታ እና በስራ ጊዜ እረፍት ግዴታ ነው። እረፍት ማድረግ አለባችሁ ስራ ስትሰሩ እያረፋችሁ በመሃል በመሃል ቁጭ ቁጭ እያላችሁ እያረፋችሁ ካልሆነ ስራው ትንሽ ሊያስቸግር ይችላል ማለት ነው። ሊደክማችሁ ይችላል እና በስራ ጊዜ እኔ አብዛኛው ጊዜ እረፍት አደርጋለሁ። ለምሳሌ እየወጣው ማኪያቶ ወይም ደግሞ ቡና ሻይ ልጠጣ እችላለሁ ማለት ነው። ያ እሚሆንበት አእምሮዬን ለማሳረፍ ስለፈለኩኝ እና የተለያዩ ነገራቶችን ለማድረግ ስፈልግ ከስራ ትንሽ ራሴን ገለል አድርጌ አዝናናለሁ ማለት ነው። እና የስራ እረፍቶቼ ስንት ሰዓት ነው መሆን ያለባቸው? ብለን ስንናገር አምስት ደቂቃ ወይም ደግሞ ሁለት ሰዓት መሆን አለበት የስራ የእረፍት ጊዜ ማለት ነው እንደዛ ካልሆነ ችግር ነው። የእረፍት ጊዜ ከአምስት እስከ አስር ደቂቃ ሊኖራችሁ ይገባል አነሰ ከተባለ ደግሞ ሶስት ደቂቃ የእረፍት ጊዜ ሊኖራችሁ ይገባል ያለበለዛ ሶስት ደቂቃ እማታርፉ ከሆነ ትቸገራላችሁ። በስራችሁም ውጤታማ ልትሆኑ አትችሉምና የእረፍት ጊዜ ያስፈልጋል። እረፍት ያስፈልጋል ማረፍ አለባችሁ ለማለት ነው። በዚህ አጋጣሚ የምወደው ማለት ነው። እና ስራ ሲባል ከባድ ስራ አለ እረፍት የሚሰጥ እረፍት የማይሰጥ የሆነ ከባድ ስራ አለ። አንዳንድ ስራ ደግሞ አይታችሁ ከሆነ ቀላል ስራ አለ። እረፍት ሁል ጊዜ እረፍት እንድናርፍ የሚያደርግን ማለት ነው። ወደ ከባድ ስራዎች በምንመጣ ሰዓት ለምሳሌ ዶክተሮች ምንም አይነት እረፍት የለባቸውም ምክንያቱም ታካሚ በየጊዜው ስለሚገባ በየሰአቱ በየደቂቃው ስለሚገባ አንዱን አንዱን ታካሚ አክመው ሲጨርሱ ሌላኛው ታካሚ መጥቶ ስለሚታከም በዛ ምክንያት የእረፍት ሰዓት አይኖራቸውም ማለት ነው። ኢንጂነሪንጎችን ደግሞ ስንመጣ ኢንጂነሪንጎችን ደግሞ እንደዛ እያንዳንዱን ሰዓት ስለሚጠቀሙበት እያንዳንዱን ግንባታ ሲገነቡ እነሱ እያዩና እየለኩ ስለሆነ በዛ ሰዓት ላይ ምንም እንትን የለም ማለት ነው። እረፍት ላይኖራቸው ይችላል እና በዚህ ምክንያት የእረፍት ሰዓት እንደየስራው ይለያያል። አንዳንድ ስራ ደግሞ አይታችሁ ከሆነ ቀለል ያለ ስራ አይታችሁ ከሆነ ቀለል ያለ ስራ የሚሰሩ ሰዎች ለምሳሌ ማስተናገድ ሊሆን ይችላል። እንዲሁም ደግሞ ቀለም መቀባት ሊሆን ይችላል። ለሆነ ጊዜ ብለው ያቆሙታል ያን ስራ ማለት ነው። ለምንድነው እሚያቆሙት ለማረፍ ሲሉ ማለት ነው። ምሳ ለመብላት ሊሆን ይችላል ወይም ደግሞ ሻይ ለመጠጣት ብለው ያቆሙታል ማለት ነው። እና የዛን ጊዜ የእረፍት ሰዓት ይኖራቸዋል ማለት ነው። እኔ እንኳን አብዛኛው ጊዜ የማርፈው በምን ሰዓት ነው? ትንሽ ከሰራው በኋላ በስልኬ ስለምሰራ ትንሽ ከሰራሁ በኋላ ያን ስራዬን ቆም አድርጌ ወደ ቲክቶክ ወይም ወደ ፌስቡክ በመግባት ሌላ ስራ እሰራለው ማለት ነው። እና በዚህ ምክንያት የእረፍት ሰዓት የእረፍት ጊዜ ይኖረኛል ማለት ነው። እና በስራ ጊዜ ብዙ ጊዜ አርፋለሁ ማለት ነው። ከአንዴም ከሁለቴም እንዲሁም ደግሞ ከሶስቴ በላይ ላርፍ እችላለሁ ማለት ነው። በስራ ሰዓት እና ይሄ ነው እኔ ጋር ያለው የእረፍት ጊዜ ብዬ የማስበው ማለት ነው። እና እናንተ ጋር ያለው የስራ የእረፍት ጊዜ እንደ ማህበረሰብ ስንመጣ ደግሞ ኢትዮጵያ ውስጥ ምን ያህል የእረፍት ጊዜ አላቸው ብለን በምናስብ ሰዓት በምናጠና ሰዓት ኢትዮጵያ ውስጥ ብዙ ጊዜ የእረፍት ሰዓት የለም። በተለይ የመንግስት ሰዓት የመንግስት ሰራተኛ የሚሰሩ ሰዎች አይታችሁ ከሆነ ጠዋት እስከ ማታ ድረስ ይመጡና ማለት ነው። ጠዋት እስከ ማታ መስሪያ ቤት ነው ያሉ እና የመንግስት ስራ እስከሰራን ድረስ የእረፍት ጊዜያችን የእረፍት ጊዜ አይኖረንም ማለት ነው። ግን የግል ስራ ካለ ለምሳሌ የግል ስራ ንግድ በሚኖር ሰዓት ሱቅ በሚኖረን ሰዓት ማረፍ እንችላለን የዛን ጊዜ ማለት ነው። ሱቅ በጣም አስፈላጊ ነገር ነው። እያንዳንዱ ነገር በሱቅ ስለሆነ ማለት ነው። እና ሱቅ ካለ በግላችን መስራት እንችላለን። ማረፍ እንችላለን ከፈለግን ዘግተን ቡና ጠጥን ተመልሰን መምጣት እንችላለን። ስንፈልግ ደግሞ ቁጭ ብለን አስተናጋጅ ብቻ እስኪመጣ እንቆያለን ማለት ነው። በዛ ምክንያት የእረፍት ጊዜ እናገኛለን አመሰግናለሁ

ፍየል አይተህ ታቃለህ እንዴ ፍየል እንዴት ነው አይቼ ማለቅ ፍየል አይቼ አቃለሁ እንደውም በእኛ ሰፈር በእኛ አካባቢ ብዙ ፍየሎች አሉ። ብዙ አይነት ቀለም ያላቸው ሴት ፍየል አሉ ወንድ ፍየል አሉ እንዲሁም ደግሞ ህፃናቶች የሆኑ በጣም ትናንሽ የሆኑ ፍየላቶች አሉ ማለት ነው። እንዲሁም ደግሞ በእኛ አካባቢ በግም አለ ፍየልም አለ በሬም አለ የተለያዩ እንስሳቶች አሉ ማለት ነው። ፍየል በተፈጥሮ አይታችሁ ከሆነ በጣም ድምጽ ታበዛለች በጣም ትጮሃለች እንደገናም ደግሞ ከመጮሃ ጋር ደግሞ ሰውን ትረብሻለች። ልጆች ልጅ ስትወልድ ደግሞ አይታችሁ ከሆነ ታጠባለች ምን ትላለች? ወተት አላት ወተት ፍየል የፍየል ወተት በጣም ጠቃሚ ነው። እንዲሁም ደግሞ ስጋዋ እንዲሁም በጣም ጠቃሚ ነው። ቆዳዋም ደግሞ እንዲሁም ለተለያየ ነገር ይውላል ማለት ነው የእሷ ቆዳ ለልብስ ይውላል። ለልብስነት ይውላል ለተለያየ ነገር ይውላል ማለት ነው። የነሱ ቆዳዎች እና ፍየሎች በጣም ደስ የሚሉ ፍጥረት ናቸው። ምግባቸው ስጋቸው ይጣፍጣል እንዲሁም ደግሞ ለ ለስራ ይሆናሉ ማለት ነው። ፍየሎች ምንድነው ወተታቸውን ለመሸጥ ያገለግላል እንዲሁም ደግሞ እነሱን ደግሞ ገዝቶ ለመሸጥ ያገለግላል ማለት ነው። ለስጋነት ያገለግላሉ አመሰግናለሁ። ስለ ፍየል ያለኝ

በእጅ መሸመን ታቃለህ? በእጅ መሸመን እኔ አላቅም ግን በፊት አይ ነበር እንዴት እንደሚሸምኑ ምናምን ልጅ እያለሁ። ትላልቅ ሰዎች አባቴ ሊሆን ይችላል ያ አባቷ የአባቴ የአባት ሊሆን ይችላል እነሱ ሸማኔ ነበሩና ሲሸምኑ ምናምን አይ እመለከት ነበር። እንዲሁም ደግሞ በእኛ ሰፈር አብዛኛው ሰዎች የሚተዳደሩት በሽመና ነው። እና አቃለሁ ብዬ አልናገርም መሸመን አላውቅም

ማህበራዊ ሚዲያ ትጠቀማለህ? ማህበራዊ ሚዲያ በጣም ነው የምጠቀመው ማህበራዊ ሚዲያ መጠቀም ጥሩ ጎንና መጥፎ ጎን አለው እኔም የሚይዘው የት ነው ጥሩ ጎኑን ነው የምጠቀመው ለምሳሌ የተለያዩ ነገራቶችን ማድረግ የተለያዩ እውቀቶችን መቅሰም ዩትዩቦችን እየከፈቱ ትምህርቶችን መማር ለክቸሮችን መማር እንዲሁም ደግሞ የተለያዩ እውቀት ነክ የሆኑ ነገራቶችን መመልከት ማለት ነው። እንዴት እንደምኖር ሞትቨሽናል ስፕች ሊሆን ይችላል። አነቃቂ ስፖርታዊ እንቅስቃሴዎችን ሊሆን ይችላል እና በዩትዩብ እመለከታለሁ ማለት ነው። ይሄ ለእኔ ይጠቅመኛል የማህበራዊ ሚዲያ ጥሩ ጎኑ ነው ብዬ አስባለሁ። መጥፎ ጎኑ ደግሞ ምንድነው? ጊዜ ይፈጃል እንዲሁም ደግሞ ሰዓታትን ያዛባል ማለት ነው። እንዲሁም ከስራ እንዲሁም ከሌላ ነገራቶች ያስተግዋጉለናል ብዬ አስባለሁ። ማህበራዊ ሚዲያ ማህበራዊ ሚዲያን ስትጠቀሙ በጥሩ ጎኑን ብቻ መጠቀም አለባችሁ መጥፎ ጎኑን ማብዛት የለባችሁም። ለምሳሌ ትክቶክ ላይ ስክሮል እያደረግን ወደ ላይ ወደ ታች እያደረግን ቀኑን ሙሉ ከምኗል። የተለያየ ዩትዩብ ላይ ገብተን የተለያዩ እውቀት ነክ የሆኑትን ሙያ ዘርፍ የሆኑትን ነገራቶች ብንመለከት ለእኛ ይጠቅመናል ብዬ አስባለሁ ማለት ነው። አመሰግናለሁ

ምን አይነት ልብስ ትወዳለህ እኔ የምለብሰው የምወደው ልብስ ምን አይነት ነው? ለምሳሌ ወፈር ያለ ልብስ እወዳለሁ እንዲሁም ደግሞ እጅጌ ሙሉ የሆነ ልብስ እወዳለሁ ቆብ ያለው ልብስ እወዳለሁ ኮፍያ ያለው ልብስ እወዳለሁ ማለት ነው። እና ደግሞ እንዲሁም ሳሳ ያለ በጥጥ የተሰራ ቢሆን በጣም ደስ ይላል ማለት ነው። ያ ልብስ ምንድነው በክረምት ይጠቅማል ለክረምት ልብስ ይጠቅማል ለዝናባማ ለብርዳማ ሰዓት ይጠቅማል ማለት ነው። እና በጣም ወፈር ያለ ልብስ እወዳለሁ ማለት ነው። አመሰግናለሁ።

የስልክ ካሜራ ትጠቀማለህ የስልክ ካሜራ በጣም ነው የምትጠቀመው ምክንያቱም የምትጠቀምበት ለምንድነው? የተለያዩ ፎቶዎችን ለማንሳት ሊሆን ይችላል እንዲሁም ደግሞ የማይረሱ ማስታወሻዎችን ለመስራት ለማንሳት ይሆናል። እና ብዙ አይነት ነገራቶች ለማድረግ ይሆናል። የስልክ ካሜራ እጠቀማለሁ በስልኬ ነው እንደሁም አብዛኛው ጊዜ ፎቶ የማነሳ ምን የምል የምንቀሳቀሰው ማለት ነው። በስልክ ካሜራዬ ካሜራዬ ነው። አመሰግናለሁ

በመስኮት ጎን መቀመጥ ትወዳለህ በመስኮት ጎን መቀመጥ በጣም እወዳለሁ ምክንያቱም የተለየ ስሜት ይሰጠኛል የተለየ የሆነ ደስታ ይሰጠኛል ማለት ነው። በመስኮት እንድትቀመጡ ሁላችሁንም እመክራችኋለሁ። በመስኮት ጎን መቀመጥ በተለይ ማታ ማታ ከሆነ። የውጭን አየር ማየት እያዩ ሊሆን ይችላል እንዲሁም ደግሞ ኮከቦችን እያዩ ሊሆን ይችላል በመስኮት መቀመጥ በጣም ትልቅ የሆነ ደስታ ይሰጣል ለአእምሮ እረፍት ይሰጣል ማለት ነው። እንደዛ ካልሆነ ያው ብዙ ጊዜ ጭንቀት ምናምን በሚይዘን ሰዓት። ተኝተን ከምንጨነቅ በመስኮት ቁጭ ብለን የተለያዩ ነገራቶችን ብናይ የተሻለ ይመስለኛል። እና በመስኮት ጎን መቀመጥ እኔ በጣም እወዳለሁ ለሰዎችም እመክራለው ማለት ነው። እና በመስኮት ጎን እንድትቀመጡ ሁላችሁንም እገፋፋችኋለሁ ማለት ነው። እንዲሁም ደግሞ አንዳንድ ሰዎች አይታችሁ ከሆነ። መስኮት መቀመጥ አይወዱም ምክንያቱም ፍርሃት ፍርሃት ሊላቸው ይችላል። ለምሳሌ ማታ ከሆነ ሌባ ሊፈሩ ይችላሉ። እንዲሁም ደግሞ ብርድ ሊፈሩ ይችላሉ በዚህ ምክንያት በመስኮት ጎን አይቀመጡም ማለት ነው። ግን በብዛት እንደዛ ከሚያደርጉ ምንድን ነው? ማድረግ ያለባቸው ትኩስ ነገር ይይዙ እና ብርድ ልብሳቸውን ለብሰው የሆነ ነገር ለብሰው ጃኬት ነገር ለብሰው በመስኮት ቁጭ ብለው መከታተል ይኖርባቸዋል ማለት ነው። እንትኑን ገጽታውን ተፈጥሮአዊ ገጽታውን ማለት ነው እና ኮኮብ ምናምን ነገር ማየት ማየት አለባቸው ደስታን ስለሚሰጣቸው ማለት ነው። በመስኮት የምንቀመጥበት አብዛኛው ጊዜ በትካዜ ሰዓት ነው። ለምሳሌ ሲጨንቀን ሊሆን ይችላል ሲደብረን ሊሆን ይችላል። በመስኮት እንቀመጣለን ማለት ነው የዛን ሰዓት ብዙ ነገራቶች እናያለን። እና በዚህ ምክንያት በመስኮት መቀመጥ ጥሩ ነው ብዬ ለመናገር እወዳለው ማለት ነው። በመስኮት መቀመጥ የማይወድ ሰው። አብዛኛው ጊዜ በጣም በስራ የተጠመደ ሊሆን ይችላል ምክንያቱም በመስኮት ተቀምጦ ጊዜውን አያባክንም ስራ ላይ ያተኩራል ማለት ነው። እንደዛ የሚሆንበት ጊዜ አለ። እና እኔ በመስኮት በመስኮት በመስኮት ጎን መቀመጥ በጣም እወዳለሁ አመሰግናለሁ

ከስራ ሰዓት በኋላ ትሰራለህ? ከስራ ሰዓት በኋላ አንዳንድ ስራዎችን እሰራለሁ ለምሳሌ ኦንላይን ስራዎችን እሰራለሁ በስልኬ እሰራለሁ። ከስራ ሰዓት በኋላ ማለትም ትምህርት ከተማርኩ በኋላ ሊሆን ይችላል። የተለያዩ ነገራቶችን ካደረኩ በኋላ ምን አደርጋለሁ በኦንላይን ስራዎችን ጋር ተጠምጬ እሰራለሁ ማለት ነው። እንዲሁም ደግሞ የተለያዩ የቤት ስራዎችን ቤተሰብም ማግዝ ሊሆን ይችላል። እንዲሁም ደግሞ ከእናት ከአባቴ ጋር የተለያዩ ቦታዎች በመሄድ የተለያዩ የንግድ ስፍራዎች በምህድ እቃ የመጣው ለቤተ ሀሳቤዛ መግዛት ሊሆን ይችላል። እቃ ማጽዳት ሊሆን ይችላል ቤት ማዝዳት ሊሆን ይችላል። እንደዚህ እንደዚህ አይነት ነገራቶችን ከስራ ሰዓት በኋላ እሰራቸዋለሁ ማለት ነው። እንዲሁም ደግሞ የማደርገው ነገር ሌላው ምንድነው? መተኛት ነው። መተኛት የኔ ስራ ነው ብዬ የማስበው ይሄ ነው። ሲቀጥል ደግሞ ላደርገው የምችለው ምንድነው? የስራ ነገር የቤት ግንባታ ነው። አብዛኛው ጊዜ ያላለቀ ቤትም ስላለ ያን ያላለቀ ቤት እየሄድኩኝ አግዛለሁ ማለት ነው። ጓደኞቼ መኖቼን እና የምሰራው ነገር ቢኖር ምንድነው? ከስራ ሰዓት በኋላ እነዚህ እነዚህ ነገራቶችን ወይ የምሰራቸው አመሰግናለሁ

የተበላሻ ነገር ማስተካከል ትችላለህ? የተበላሻ ነገር ማስተካከል እችላሉ አንዳንድ ነገራቶችን ለምሳሌ ስልክ ሲሆን የተበላሻ ስልክ ካለ ማስተካከል እችላለሁ እንዲሁም ደግሞ ቲቪ የተበላሻ ቲቪ ካለ በሁሉም ነገር በማየት ቼክ በማድረግ ችግሩ ምን ላይ እንደሆነ ማስተካከል እችላለሁ አይቼ ማስተካከል እችላለሁ ማለት ነው። እንዲሁም ደግሞ የተበላሻ ነገር ማስተካከል የምችለው ምን ላይ ነው ሲባል ንግግር መጥፎ ንግግር ለምሳሌ ሁለት ሰው ከተጣሉ በመሃላቸው ገብቼ መፍትሄ እንዴ መፍትሄ መፍትሄ ማቅረብ እችላለሁ ማለት ነው። እና የተበላሻ ነገር በዚህ መልኩ አስተካክላለሁ ብዬ አስባለሁ። እንዲሁም ደግሞ ቤት ውስጥ የሚፈጠሩ የተለያዩ የእቃ እጥረቶች ሊሆን ይችላል የእቃ ጉድለቶች ሊሆን ይችላል። ያን የእቃ ጉድል የጎደለ የእቃ ነገር የተበላሻ ፍሬጅ ሊሆን ይችላል የተበላሻ ቲቪ ሊሆን ይችላል። የተበላሻ ሶፋ የተበላሻ አልጋ የተበላሻ የልብስ መደርደሪያ እንዲሁም ደግሞ የተበላሻ የልብስ ማጠቢያ ካለ ያን የተበላሻ የልብስ ማጠቢያ አውጥቼ በአዲስ እተከለሁ ማለት ነው። እንደዛ በማድረግ አብዛኛውን ጊዜ እኔ የተበላሻ ነገር ወደ አዲስ እቀይራለሁ ማለት ነው አስተካክላለሁ ይሄ የእኔ ተሰጦ ነው ብዬ አስባለሁ ማለት ነው። የተበላሻ ነገር ስንል ምን ማለታችን ነው? በእቃ ስንመጣ ለምሳሌ እቃ የተበላሻ ነገር ምን ማለታችን ነው የማይሰራ እቃ ማለት ነው። የማይሰራው እቃ ማለት ከአገልግሎት ውቺ የሆነ እቃ ማለት ነው። ያን ከአገልግሎት ውቺ የሆነ እቃ በአዲስ ማሽን ሊሆን ይችላል ወይም ደግሞ በአዲስ እቃ መቀየር ማለት ነው። ያን የተበላሻውን ነገር ማስተካከል ማለት ማለት ነው ለምሳሌ ቲቪ ሲበላሽ ምን እናደርጋለን? ወስደን አናስተካክለዋለን ማለት ነው በመፍታት የውስጡን አካል የተበላሻውን አካል በመውጣት አዲስ ነገር መግጠም ማለት ነው። በዚህ መልኩ የተበላሻ ነገር ማስተካከል እንችላለን ካልሆነ ደግሞ ሌላ ቲቪ እንገዛለን ማለት ነው። ሁሉንም እቃዎች በዚህ መልኩ እናስተካክላለን ማለት ነው። አመሰግናለሁ

አይስክሬም አይስክሬም ትወዳለህ በጣም ነው እንጂ የምወደው አይስክሬም ማለት ጣፋጭ የሆነ ምግብ ማለት ነው። ለእኔ በጣም ነው የምወደው እንዲሁም ደግሞ መክሰስ ላይ በተለይ በጣም ነው የምወደው አይስክሬም። አይስክሬም አንዳንድ አይስክሬሞች የማይመቹኝ አሉ ለምሳሌ የቸኮሌት አይስክሬም አይመቸኝም። የ አትክልት አይስክሬም ደግሞ አይመቸኝም እንደዚህ የሚመቸኝ የአይስክሬም አይነት የወተት አይስክሬም በጣም ደስ ይለኛል በተለይ ቀዝቃዛ ቢሆን በጣም የቀዘቀዘ ቢሆን በጣም ደስ ይለኛል ይመቸኛል ማለት ነው። ምክንያቱም ሰውነቴ ውስጥ በጣም የሆነ ደስታን ያመጣል ሰላምን ያመጣል። እንዲሁም ደግሞ በሞቃታማ የአየር መጠን በሚኖር ሰዓት የአየር መጠኑ ሞቃታማ በሚሆን ሰዓት የዛን ጊዜ አይስክሬም መጠቀም አለብን ለማለት ነው። አይስክሬም ከተጠቀምን ሰውነታችን ላይ በጣም የሆነ እርጋታን ቅዝቃዜን ያመጣል ብዬ አስባለሁ። እና አይስክሬም በጣም ነው የምወደው አይስክሬምን ተጠቀሙ ብዬ እመክራችኋለሁ ማለት ነው። በተለይ የወተቱን አይስክሬም መጠቀም አለባችሁ የወተቱን አይስክሬም የማትጠቀሙ ከሆነ ትጎዳላችሁ ብዬ አስባለሁ። እና አመሰግናለሁ በዚህ ዙሪያ አይስክሬም በጣም ነው የምወደው

"በቤትህ ልዩ የሆነ መቀመጫ አለህ?" በቤቴ ልዩ የሆነ መቀመጫ የለም፤ ታላቅ ወንድሜ አለው፣ በእርግጥ እሱ ትልቅ ስለሆነ፤ አባቴም ደግሞ እንዲሁ ልዩ የሆነ መቀመጫ አላቸው፤ እኔ የምቀመጠው የራሴ የሆነ፣ ያው አነስ ያለች መቀመጫ አለች። ያው አንዳንዴ ደግሞ እቀይራለሁ ከፈለግሁኝ፤ ያው ግድ የማይሰጣቸው ለእኔ ማለት ነው፤ ግን ለታላቅ ወንድሜና ለአባቴ፣ እንዲሁም ደግሞ ለእናቴ ልዩ የሆነ መቀመጫ አላቸው፤ ሲስተር፣ እህቴ የራሷ ሳቀር ልዩ የሆነ መቀመጫ አላት፤ እና በዚህ ጉዳይ እኔ ብቻ እኔ በቃ ከፈለግሁኝ እነሳለሁ። ከፈለግሁ ከፈለግሁበት ቦታ መሆን እችላለሁ። ቦታ መለዋወጥ እችላለሁ ማለት ነው፤ እና የእኔ መቀመጫ ይህ ነው ልዩ የሚባል መቀመጫ የለኝም እኔ እንኳን ማለት ነው። አብዛኛውን ጊዜ እንደዚህ ልዩ የሆነ መቀመጫ የሚኖራቸው አባወራዎች ናቸው፤ አባቴ እንዲሁም ደግሞ ትልቅ ወንድም ካለ ትልቅ ወንድም ነው ልዩ የሆነ መቀመጫ የሚይዝ ማለት ነው፤ አሁን እኔ ልቀመጥ ብል ከእሱ መቀመጫ በጥፊ አጠናግሮ ይመታኛል ማለት ነው፤ እና በዚህ መልኩ የሆነ ልዩ የሆነ መቀመጫ የለንም ማለት ነው፤ እኛ ሕፃናቶች ትንሽ በእድሜ የምናንስ ነን ስለሆነ ከእነሱ አንፃር ልዩ የሆነ መቀመጫ የለንም ማለት ነው፤ እና በዚያ ምክንያት መቀመጫ የለንም ልዩ የሆነ፤ እንዲሁም ደግሞ ሲቀጥል የተለያየ ቤተሰብ ዝም ብለው ካገኙት የሚቀመጡ አሉ፤ ለምሳሌ አንዳንድ አባወራዎች ከሕፃናቶች ወንበር ሊቀመጡ ይችላሉ፤ ከእናቶች ወንበር ሊቀመጡ ይችላሉ፤ እና ቤት ለቤት ያለው ሁኔታ ይለያያል፤ ሁሉም ቤት አንድ አይደለም ብዬ ነው የማስበው፤ መቀመጫ ይለያያል፤ እና አመሰግናለሁ፤ በዚህ ዙሪያ ያለኝ ሀሳብ ይህ ነው።

ምን አይነት ስልክ ትጠቀማለህ? እኔ የምጠቀመው ስልክ አንድሮይድ ስማርት ፎን ነው። ይሄ ዜሮ ኤ ዜሮ ፋይቭ ትባላለች እና ፎር ጀነሬሽን ይመስለኛል። ወይም ፋይቭ ጀነሬሽን ይመስለኛል እና አሪፍ ስልክ ነው የምጠቀመው። እኔ በጣም ልዩ የሆነ ጥራት ያለው ስልክ ነው። እስካሁን ድረስ በምንም ሳይሆን ባትሪው ሳይሞት የምጠቀምበት ስልክ ነው። አምስት ሺህ አምስት ሺህ ኤምኤፒ ነው። የባትሪው ርዝማኔ ማለት ነው። የባትሪው ካፓሲቲ እና በጣም የሆነ ሀሪፍ የሆነ ካፓሲቲ ነው ያለው ባትሪው። እንዲሁም ደግሞ መጠቀም አለባችሁ ብዬ አስባለሁ። ይሄን ኤዜሮ አምስት ማለት ነው። ኤዜሮ አምስትን የማይጠቀም ሰው አብዛኛው ጊዜ ጥሩ ነገር አይደለም ስልኩ ማለት ነው። ከዛ በታች መጠቀም የለባችሁም ኤዜሮ አምስት ወይም ኤዜሮ ሲክስ ኤዜሮ ሰባት መጠቀም አለባችሁ ብዬ አስባለሁ ማለት ነው። እና አሪፍ ስልክ ነው ያለኝ እኔ ደስተኛ ነኝ። በዚህ ስልክ መጠቀም አለባችሁ ኤዜሮ አምስትን ማለት ነው። አመሰግናለሁ

የድሮ ፎቶዎችን ትይዛለህ አዎ በጣም ነው። የምይዘው የድሮ ፎቶ አሁን ለምሳሌ ድሮ ከጓደኞቼ ጋር የተነሳሁት ልጅ እያለሁ የተነሳሁት ፎቶ አለኝ በዋሌቴ ውስጥ ማለት ነው እዛ ውስጥ አስቀምጬዋለሁ እና እስካሁን ድረስ ሳየው በጣም ደስ ይለኛል ማለት ነው። እንዲሁም ደግሞ ልጅ እያለሁ ልደቴን ያከበርኩበት የአንድ አመት ልደት የሁለት አመት ልደት ያከበርኩበት ፎቶ አለኝ እና ያ ፎቶስ እስካሁን አለ ዳቦ ስቆርስ የነበረው የነበረበት ምናምን ፎቶ የተነሳሁበት ጊዜ አለ ማለት ነው። እና እስካሁን ድረስ አለ የልጅነት ፎቶዬ እስካሁን ድረስ አለ ስመረቅ ያለበት ለምሳሌ ልጅ እያለሁ አንደኛ ክፍል ስጨርስ ኬጂ ስጨርስ ኬጂ ክፍል ስጨርስ ፎቶ ተነስቼ ነበርና እስካሁን ድረስ አለ ማለት ነው። ያ ፎቶ እንዲሁም ደግሞ ሰባተኛ ክፍል ላይ የኮምፒውተር የሰለጠንኩበት ወረቀት ሰርተፊኬት ሲሰጠኝ የዛን ጊዜ ፎቶዬ አለ ማለት ነው እስካሁን ድረስ ፎቶ የተነሳሁት ነገር አለ ማለት ነው። የልጅነት ፎቶዬ ብዙ አሉ የተነሳኋቸው ከጓደኞቼ ጋር እንዲሁም ደግሞ ከእናቴ ጋር ከአባቴ ጋር አባቴ ሲመረቅ ዲግሪውን ሲይዝ የዛን ጊዜ ፎቶ አብሬው ተነስቼ ነበር። ልጅ እያለሁ እንዲሁም ደግሞ የተለያዩ መናፈሻዎች ሲወስደኝ የተለያዩ መናፈሻዎች ስንሄድ እዛው ስንዝናና ምናምን የተነሳሁት ብዙ ፎቶ አለ ማለት ነው። እና ብዙ ፎቶዎች አሉኝ ብዬ አስባለሁ በልጅነቴ እስካሁን ድረስ አልጠፉም። አመሰግናለሁ

በእንጨት እሳት ማብሰል ትችላለህ ታውቃለህ? አዎ በደንብ ነው የማውቀው በእንጨት እሳት አበስላለሁ። ክብሪትን በመጫር ከደረቅ እንጨት ጋር በመገናኘት እሳቱን አበስላለሁ ማለት ነው። እና ለተለያዩ አላማዎች አቀርበዋለሁ ምግብ ልሰራበት እችላለሁ እንዲሁም ደግሞ ሻይ ላፍላበት እችላለሁ። እንዲሁም ደግሞ የተለያዩ ነገራቶችን ላደርግበት እችላለሁ ማለት ነው። እሳት እሳትን በመጠቀም ማለት ነው እና እሳት ደግሞ ጥቅሙ ምንድነው? ካላችሁኝ ለተለያዩ ነገራቶች ይጠቅማል ለምሳሌ ብርድ ሲኖር የዛን ጊዜ። እንጨትን አንድ ላይ በማጣመር። እሳትን በመፍጠር የዛን ጊዜ ምን እናደርጋለን? ቤቱን እናሞቃለን ወይም ደግሞ ራሳችን ራሳችንን እንሞቀዋለን ማለት ነው። በእሳት በእንጨት የሚበስሉ ነገራቶች ምንድን ናቸው ካልነህ? ወጥ ሊበስል ይችላል። እንዲሁም ደግሞ ስጋዎች ሊበስሉ ይችላሉ። እንዲሁም ደግሞ የተለያዩ ነገራቶች የተለያዩ ምግቦች አስቤዛዎች ለምግብነት የሚውሉ ነገራቶች ሊበስሉ ይችላሉ ማለት ነው። በእንጨት እና ይሄ ነው ይሄን ያሳብ መሰግናል

የምትወደው ከተማ የት ነው? የምወደው ከተማ አርባ ምንጭ ነው አርባ ምንጭ በጣም ደስ ይለኛል ኢትዮጵያ ውስጥ የሚገኝ እጽዋት ያለው በጣም የሚያምር ውብ የሆነ እንትን የአየር ንብረት ያለው ከተማ ነው ማለት ነው። ሲቀጥል ደግሞ አውሮፓ አገር ነው አውሮፓ አገር የምመኘው ከተማ ምንድነው? ጀርመን ነው ጀርመን በጣም የምወዳት ከተማ ናት። ከሁሉ ደግሞ የበለጠ ደግሞ በአንደኛነት ደረጃ የምወደው ከተማይ የቱ ነው? ሳውዲ አረቢያ ነው ሳውዲ አረቢያ መካ ሐጅ ማድረግም ስለምፈልግ። ያንን ከተማ በጣም አድርጌ ነው የምመኘው በጣም አድርጌ ነው የምወደው ማለት ነው። ሲቀጥል ደግሞ የአውሮፓ ሀገራቶች ናቸው እነ ጀርመን እነ አየርላንድ እነ እንግላንድ እነዚህ እነዚህ ሀገራቶች የአውሮፓ ሀገራቶች ደስ ይለኛል ማለት ነው። ፓሪስ ምናምን የአየር ንብረታቸው በጣም ደስ ይላል ማለት ነው። ምክንያቱም አሁን ላይ በተለይ በጣም ቅዝቃዜ ስለሆነ እንዲሁም በረዶ እየጣለ ስለሆነ በረዶን ለማግኘት ስል በረዶን ለማየት ስል እዛ መሄድ በጣም እመኛለሁ ማለት ነው። እና በጣም ደስ ይለኛል እአውሮፓ ሀገር እንደዚህ እንደዚህ ቦታዎች በረዶ የሚጥልበት ቦታ መሄድ በጣም ደስ ይለኛል ብዬ አስባለሁ። እንዲሁም ደግሞ ምጓጓለት ሀገር ደግሞ የት ነው ካላችሁኝ? ኢትዮጵያ ውስጥ መሄድ የምፈልግበት ሀገር ጅማ ከተማ ነው። ጅማ ከተማ በጣም ደስ ትለኛለች በቃ እዛ ቡና ምናምን ያለው ነገር የአየር ሁኔታው ሁሉ ነገራቱ በጣም ደስ ይለኛል ጅማ ከተማ ያለው ነገር ማለት ነው። እና እነዚህ ሀገራቶች በጣም መሄድ እፈልጋለሁ አመሰግናለሁ

የህዝብ ማመላለሻ ትጠቀማለህ በጣም ነው የምትጠቀመው በተለይ ጠዋት ጠዋት እየተነሳው ወደ ስራ መሄድ ፈልግ ወይም ወደ ትምህርት ቤት መርስ ፈልግ ወይም ደግሞ ወደ ተለያዩ ቦታ መርስ ፈልግ ጠዋት ተነስቼ በህዝብ ማመላለሻ እጠቀማለሁ ማለት ነው። እንዲሁም ደግሞ አብዛኛውን ጊዜ ብር ያደለኝ ሲሆን እንደገና ባዶ ብር ስሆን የዛን ጊዜ ምን አደርጋለሁ? የህዝብ ማመላለሻ ትራንስፖርት ከዛ ውስጥ በመግባት ወደተለያየ ቦታ እሄዳለሁ ማለት ነው። ወደ ስራም ሊሆን ይችላል ወደ ትምህርት ቤትም ሊሆን ይችላል ወደ መዝናኛ ሊሆን ይችላል እንዲሁም ደግሞ ወደ ቤተሰቦቼ ሊሆን ይችላል ማለት ነው። እና ከአንዱ ወደ አንዱ ቦታ ከአንዱ ሰፈር ወደ አንዱ ሰፈር ለመመላለስ ለመጓጓዝ ያስፈልጋል ማለት ነው። የህዝብ ማመላለሻ ምንድነው ጥቅሙ ካልነህ? ትንሽ ገንዘብ ነው አውጥተን ተሳፍረን ልንሄድ የምንችል ማለት ነው። እንደምናውቀው ኢኮኖሚ ትንሽ ዝቅ ያሉ ሰዎች ካሉ ማህበረሰቦች ካሉ የህዝብ ማመላለሻን ቢጠቀሙ የተሻለ ነው ብዬ አስባለሁ። ምክንያቱም ገንዘብ ስለሌላቸው ማለት ነው። ለምሳሌ ታክሲ ብንጠቀም እንዲሁም ደግሞ የተለያዩ መኪናዎችን ላዳ ላዳ ለደ መኪናዎችን ብንጠቀም ብዙ መኪና ብዙ የሆነ ገንዘብ ልናወጣ አንችልም ማለት ነው። ነገር ግን የህዝብ ማመላለሻ ውስጥ ገብተን ብንጓዝ ገንዘብ ልናጠራቅም እንችላለን ማለት ነው። ትንሽ ገንዘብ አውጥተን ለምሳሌ በአስር ብር ብቻ የሃያ ብር መንገድ ወይም የሰላሳ ብር መንገድ በአስር ብር መጓዝ እንችላለን ብዬ አስባለሁ። እና የህዝብ ማመላለሻ መጠቀሙ ጥሩ ነው ብዬ አስባለሁ። ጥቅሙ ይሄ ነው ጉዳቱ ስንል ደግሞ የህዝብ ማመላለሻ ጉዳቱ ምንድነው? ሲመጣ ብዙ ጊዜ አይመጣም። አንዳንዴ ነው ሊመጣ የሚችል በሚመጣበት ሰዓት ደግሞ ብዙ ሰው ይሞላል። እንዳለ ቦታው ሁሉ ምንም አይነት ቦታ አታገኝም ስትገባ ተጣብህ ነው የምትገባ። እንዲሁም ደግሞ ሲጓዝ ደግሞ ቀስ ብሎ ነው የሚጓዝ። ምክንያቱም ምን እንትኑ ሞተሩ የህዝብ መመላለሻ የመኪናው ሞተር ፍጥነት ስለሌለው ቀስ እያለ ነው የሚጓዝ። በዛ ምክንያት የህዝብ መመላለሻ ጉዳት አለው ብዬ አስባለሁ። እና አንዱ ይሄ ነው ሲቀጥል ደግሞ የህዝብ ማመላለሻ ጉዳቱ ምንድነው? ለህፃናት ልጆች አይሆንም ህፃናት ልጆች በህዝብ ማመላለሻ ተሳፍረን እንሄድ ካሉ ሊረገጡ እንዲሁም ጉዳት ሊደርስባቸው ይችላል። እና ለህፃናት ልጆች በጣም የሆነ ችግርን ያስከትላል ማለት ነው። እና ህፃን ህፃን የያዛችሁ እናቶች ወይም አባቶች ልጆቻችሁን በህዝብ ማመላለሻ ውስጥ እንዳታስገቡ ይዛችሁ መግባት እንደሌለባችሁ ብቻችሁን ስትሆኑ ብቻ ህዝብ ማመላለሻን ተጠቀሙ በማለት ምክሬን ላስተላልፉ እወዳለሁ። ሲቀጥል ደግሞ ህዝብ ማመላለሻ ጉዳቱ ምንድነው? ስልክ ወይም ሆነ ገንዘባችን ልንሰረቅ እንችላለን። ምክንያቱም ሌባ እዛ ውስጥ አለ ብዙ ሌቦች አሉ። እዛ ውስጥ ገብተው ስራዬ ብለው ገብተው ለመስረቅ የሚሞክሩ ብዙ የሆኑ ሌቦች አሉ ማለት ነው። በእንትን በምንልበት ሰዓት በምንገፋበት ሰዓት ያ ሰው ሁሉ በሚሞላበት ሰዓት እጃቸውን ውስጥ በማስገባት ወይም ደግሞ ሴቶቻችን ሴቶቻችን ሴቶቻችን ላይ ቦርሳቸውን በመክፈት የተለያዩ ንብረታቸውን ሊዘርፉ ይችላሉ ማለት ነው። በዚህ ምክንያት የህዝብ ማመላለሻ ትልቅ የሆነ መጥፎ ጎን አለው ብዬ አስባለሁ ማለት ነው። እንዲሁም ደግሞ የታመመ ሰው ካለ ለምሳሌ በቲቪ የታመመ ሰው ካለ የህዝብ ማመላለሻው ውስጥ ከገባ ያ ሁሉ ሰው በበዛበት የህዝብ ማመላለሻ ውስጥ ትንፋሽ ለትንፋሽ ለትንፋሽ ሊጋራ ይችላል ቲቪ ሊተላለፍ ይችላል ማለት ነው። እንጂም ደግሞ ጉንፋንም ሊተላለፍ ይችላል። ባለፈው ትዝ የሚላችሁ ከሆነ ኮቪድ አስራ ዘጠኝ ራሱ በህዝብ ማመላለሻ ውስጥ ተከስቶ ነበር። እዛ ውስጥ ለምሳሌ አንድ ሰው ከያዘው ሙሉ እዛ ውስጥ የተሳፈረው ተሳፋሪ በሙሉ በኮቪድ በሽታ በኮቪድ አስራ ዘጠኝ በሽታ ይያዛል በኮቪድ ናይንቲ በሽታ ይያዛል ብዬ አስባለሁ ማለት ነው። እና የህዝብ ማመላለሻ እንደዚህ አይነት ቀላል የማይባሉ ጉዳቶች አሉት ማለት ነው። የህዝብ በማመላለሻ እናመሰግናለሁ ይሄ ነበር

ባህላዊ ልብስ ትለብሳለህ? ባህላዊ ልብስ አብዛኛውን ጊዜ እጠቀማለሁ የምጠቀመው ባህላዊ ልብስ ለምሳሌ የኢትዮጵያን የሚወክል ባህላዊ ልብስ ወይም አማራን የሚወክል ባህላዊ ልብስ እጠቀማለሁ ማለት ነው አንዳንድ ጊዜ እጠቀማለሁ ባህላዊ ልብስ አሁን እኛ ለምሳሌ የምንለብሰው ባህላዊ ልብስ ምን አይነት ነው ካላችሁኝ ጥጥ ሸማኔዎች የሚሸምኑት የሸማኔዎች ስራ የሆነውን ጥጥ ነው ማለት ነው እንደዛ አይነት ባህላዊ ልብስ ነው እኛ የምንጠቀም ማለት ነው እና ያ አይነት ባህላዊ ልብስ አለ ከኛጋ እንደገናም ደግሞ እንደማህበረሰባችን ብዙ አይነት ባህላዊ ልብሶች አሉ ለምሳሌ በጋምቤላ ማህበረሰብ ስንመጣ የሚለብሱት ባህላዊ ልብስ አለ ፕራይቤት ፓርታቸውን ብቻ እንደዚ መጥፎ የሚባለውን ፓርታቸውን ብቻ ያን በመዝጋት ሌላውን ሌላውን ቦታቸውን ይከፍቱታል ማለት ነው እንዲሁም ደግሞ ወደ ሀዋሳ አካባቢ ስንመጣ ወይም ደግሞ ወደ ድሬ አካባቢ ስንመጣ የሚለብሱት ቁምጣ ብቻ ነው ይሚለብሱት ማለት ነው እንዲሁም ደግሞ ጌጥ ምናምነ ነገር እንደዛ አይነት ጥበባ ጥበቦች ይለብሳሉ ማለት ነው ይኸ የነሱ የሆነ ባህላዊ ልብስ ነው እንዲሁም ሽቲ ሽቲ እንደውም ድሬ ውስጥ ይለበሳል እና እበደዚህ እንደዚህ አይነት ነገራቶች ባህላዊ ልብሶች ተብሎ ይካተታሉ ማለት ነው እኛ እኔ እኔ ደግሞ ባህላዊ ልብስ አንዳንድ ልብስ እለበሳለው ጊዜ በቃ ደስ ሲለኝ ካለ እለብሳለሁ እንጂ ዝም ብየ አላለብ አለብስም ማለት ነው እና እንደዚህ እንደዚህ አይነት ነገራቶች አሉ በኛ ማህበረሰብ የኛ ማህበረሰብ የተለያየ የሆነ ባህላዊ ልብስ አለው ማለት ነው እና ሲቀጥል ደግሞ ወደ ውጮች ስንመጣ ውጮች ባህላዊ ልብስ ያላቸው አይመስለኝም ምክንያቱም እነሱ ዘመናዊ ነነ ብለው ስለሚያስቡ ባህላዊ ልብስ ያለቸው አይመስለኝም እኛ ሀገር ብቻ ነው እንደዚህ አይነት ነገር ያለ ኢትዮጵያ ሀገር ውስጥ ብቻ ነው እንደዚህ አይነት ነገር ያለ እንደዚህ አይነት ባህላዊ ልብስ ማለት ነው ስለዚህ አለ እነም ደግሞ አንዳዴ ከሞላ ጎደል እለብሳለሁ አመሰግናለሁ

ከቤትህ ስራ ምን ያህል ይርቃል? የኔ ቤት ስራ የሚርቀው ወደ አንድ ኪሎ ሜትር አካባቢ የሚሆን። የቤት ቤቴ ከስራዬ ቦታ ከስራ ቦታ ይርቃል ማለት ነው። ያም ደግሞ የምጓዘው በምን መልኩ ነው በመኪና ሊሆን ይችላል እንዲሁም ደግሞ በተለያዩ ተሽከርካሪዎች ይጓዛለው ማለት ነው። አንድ ኪሎ ሜትር ወይም ደግሞ አንድ ነጥብ አምስት ኪሎ ሜትር ያህል። ይርቃል ብዬ አስባለሁ አመሰግናለሁ።

ብዙ ትንሽ ሳለህ ትንሽ ሳለሁ የማደርጋቸው ብዙ ነገሮች አሉ። ለምሳሌ እቃ እቃጨውታለሁ እንዲሁም ደግሞ ካርቶን ምናምን አያለሁ ፊልም አያለሁ የተለያዩ ነገራቶችን አደርጋለሁ። እንዲሁም ደግሞ እጮሃለሁ አለቅሳለሁ ኳስ እጫወታለሁ ባስኬት ቦል ነገር እንትን ምንድነው? ቦሊቦል ነገር እንደዚህ እጫወታለሁ ብይ የሚባል ነገር ደግሞ አለ እጫወታለሁ በቃ የተለያዩ ነገራቶችን አደርጋለሁ ማለት ነው። አሻንጉሊት ለጌም እጫወታለሁ በአሻንጉሊቶች እጫወታለሁ። እንዲሁም ደግሞ ዳማ ምናምን ነገር እጫወታለሁ ብዙ ነገራቶችን አደርጋለሁ ብዬ አስባለሁ። ልጅ እያለሁ ማለት ነው። እና እያለሁ ከማረሰው ገጠመኝ ምንድነው? ትምህርት ቤት ገብቼ እየተጫወትኩ ሳለ የሚሽከረከረውን ጨዋታ እየተጫወትኩ ሳለ አንድ ጓደኛዬ በጣም ያሽከረክረኛል ከዛ ተው አታሽከርክረኝ ልወድቅ ነው ልወድቅ ነው ዞሮብኝአል ዞሮብኝአል እለዋለሁ። ከዛ ካሽከረከረኝ በኋላ በጣም ራሴን ከዞረብኝ በኋላ ስወድቅ ራሴ ተፈነከተ ማለት ነው። በዛ ምክንያት ያ እንደ ማስታወሻ ሆኖ እስካሁን ድረስ ምልክቱ አለ ማለት ነው። ግንባሬ ላይ እና ይሄን ነው የማረሰው የልጅነት ጊዜ ብዬ የማስበው አመሰግናለሁ

መዝገቦችን ታስቀምጣለህ መዝገቦችን አስቀምጣለሁ የተለያዩ መዝገቦችን አስቀምጣለሁ። ማለትም አስፈላጊ የሆኑ መዝገቦችን ለምሳሌ የቤት መዝገብ ይሆናል እንዲሁም ደግሞ የልደት ካርድ ሊሆን ይችላል እንዲሁም ደግሞ የመታወቂያ መዝገብ ሊሆን ይችላል የግብር መክፈያ መዝገብ ሊሆን ይችላል እነዚህ እነዚህ ሁሉ አስፈላጊ የሆኑ መዝገቦችን በትክክል ቤቴ ውስጥ አስቀምጣለሁ ማለት ነው በመደርደሪያ አድርጌ አስቀምጫችኋለሁ እስከአሁን ደረሳለሁ እነዛ ምንድነው? የሚያስፈልጉኝ በምፈልግ ሰዓት መንግስት መጥቶ ወይም ደግሞ የመንግስት አካል መጥቶ በሚጠይቀኝ ሰዓት እነዛን መዝገቦች አውጥቼ አሳየዋለሁ ማለት ነው። እነዛ መዝገቦች ለምን ይጠቅማሉ? ለኔ ማንነቴን እውነትን እውነተኛነቴን ለማንፀባረቅ ይጠቅማሉ ማለት ነው። እና እነዚህ መዝገቦችን አሉ እስከሆነ አሉ ቤቴ ውስጥ እጠቀማቸዋለሁ ማለት ነው። መዝገብ አስፈላጊ ነገር ነው ለሰው ልጅ ይጠቅማል። መዝገቦችን የምናስቀምጥ ከሆነ ሁሌም ቢሆን ማስረጃ አለንም ማለት ነው። ለሆነ ነገር ለምሳሌ የቤታችን ካርታ የምናስቀምጥ ከሆነ የመንግስት አካል መጥቶ ይሄ ቤት ያንተ አይደለም። የሰው ቤት ነው ቢለን ነህ ያን መዝገቡን አውጥተን ይኸው የኔ ቤት ነው የራሴ ነው የራሴ ሀቅ ነው ብለን የምናሳይበት ሁኔታ ይፈጠርናል ማለት ነው። መዝገባችን በአግባቡ የምናስቀምጥ ከሆነ ማለት ነው። እንደውም ደግሞ መንግስት የተለያየ ነገር ስለራሳችን የተለያየ መረጃ በሚጠይቀን ሰዓት መታወቂያችንን አውጥተን ማንነታችን የምናረጋግጥበት ነገር ይመጣል ይፈጠራል ማለት ነው። እና መዝገብ ወሳኝ ነገር ነው። እና እኔም ደግሞ እነዚህ መዝገቦችን ወሳኝ ስለሆኑ ብዬ የተለያዩ መዝገቦችን መደርደሪያዬ ውስጥ አስቀምጫለሁ ማለት ነው። እንዲሁም ቦርሳዬ ውስጥ አለ የልደት ካርዴ አለ እንዲሁም ደግሞ የተመረኩበትን ኪታብ ስቃራ የተመረኩበትን ያን የጃዛ ወረቀት እኔ ጋር አለ ማለት ነው። እና መዝገብ አስቀምጣለሁ በአግባቡ አመሰግናለሁ።

ገመድ መጠቀም ታውቃለህ አዎ ገመድ መጠቀም በጣም ነው የማውቀው ለምሳሌ የገመድ ዝላይ ሊሆን ይችላል እንዲሁም ደግሞ ለልብስ ማስጫም ሊሆን ይችላል የተለያዩ ነገራቶችን ለማሰር ሊሆን ይችላል ለብዙ ለብዙ ነገራቶች ገመድ የሚያስፈልጉበት ሁኔታ ላይ ገመድን እጠቀማለሁ ማለት ነው። ገመድ ስንል የስፖርት ገመድ ብቻ ሳይሆን የኤሌክትሪክ ገመድ ሊሆን ይችላል። ለምሳሌ ቴሌቪዥናችን ከሶኬት ጋር ለመገናኘት ዋይፍይን ለማገናኘት የተለያዩ ነገራቶችን ለማገናኘት እንዲሁም ደግሞ ቻርጀር ደግሞ ለመቸረጅ ስንፈልግ የቻርጀር ገመድ ሊኖር ይችላል። እና ገመድ በዚህ መልኩ እጠቀማለሁ አመሰግናለሁ።

ኢሜል ትጠቀማለህ እንዴት ኢሜል በደንብ ነው የምጠቀም አሁን ራሱ ይሄን ሳይለንሶ የሚለውን የከፈትኩት በኢሜል ነው። ኢሜል ከሌለ ብዙ ነገር ዳታችንን መረጃችንን ልናጣ እንችላለን ማለት ነው። ኢሜል አስፈላጊ ነገር ነው። ኢሜል ምንድነው? ካላችሁኝ ስልካችሁ ውስጥ የሚገናኝ የሆነ ሀሳብ የምትቀበሉበት ሚሴጅ የምትቀበሉበት ከተለያየ የስራ ካምፓኒ ሊሆን ይችላል። ከተለያየ ቦታ ሊሆን ይችላል ከውጭ ሀገር ሊሆን ይችላል። እንደ አለም አቀፋዊ የሆነ የሚሴጅ መስክ ነው ኢሜል ማለት ነው። እና ኢሜል ሲባል ምን ለማለት ነው? ስልካችን ለምሳሌ የሆነ የሴኩሪቲ ችግር ካለ የደህንነት ችግር ካለ በኢሜል ይልክልናል ማለት ነው። እንዲሁም ደግሞ ዲቫይስ ስንቀይር በዛ ኢሜል ዲቫይስህ ተቀይሯል እያለ እኛና ሶፍትዌር የምንገናኝበት የሆነ የመረጃ መንገድ ነው ማለት ነው። ኢሜል የምንለው ኢሜል አብዛኛው ጊዜ የሚጠቀሙ ወጣቶች ናቸው ወጣቶች ኢሜልን ይጠቀማሉ ማለት ነው። እንዲሁም ደግሞ ከወጣቶች ባሻገር አሁን ላይ ህፃናቶች ራሱ ኢሜልን ጀምሯል ማለት ነው። በብዛት የሚጠቀሙት እነማን ናቸው ካልነ ወጣቶች ናቸው። ወጣቶች ስራ የሚሰሩ ወጣቶች ትላልቅ ካምፓኒዎች ትላልቅ ድርጅቶች ጋር የሚሰሩ ወጣቶች ገንዘባቸውን የሚቀበሉበት እንዲሁም ደግሞ ወደ ተለያየ ሰው የሚልኩበት ገንዘባቸውን በኢሜል መልኩ ነው ማለት ነው። እንዲሁም አንዳንዴ የገንዘብ ችግር የገንዘብ መዘግየት ሲኖር የሚያሳውቁት በኢሜላቸው ነው ማለት ነው። እና ኢሜል ደንበኛን እና አለቃን እና ደንበኛን እንዲሁም ደግሞ ሰራተኛና ዋናውን የድርጅት ድርጅቱን የሚያገናኝበት መስክ ነው ማለት ነው። ሂደት ነው ኢሜል የምንለው ማለት ነው። እና ኢሜል ሀገራዊ የሆነ ዲጂታል ዲጂታል የሆነ መተግበሪያ ነው ኢሜል ማለት ነው። ሁሉም ሰው በሁሉም ሰው ስልክ ኢሜል አለ ኢሜል ከለለ ስልካችንን ማንቀሳቀስ አንችልም የራሳችን የሆነ ፓስወርዳችንን የይለፍ ቃላችንን መጠበቅ አንችልም በኢሜል ቢሆን እንጂ ማለት ነው። እናመሰግናለን የኢሜል ጥቅም ይሄ ነው። ኢሜልን ትጠቀማለህ? አላችሁኝ አዎ ኢሜልን እጠቀማለሁ ኢሜልን ባልጠቀም ብዙ አይነት ጉዳት ሊደርስብኝ ይችላል ስለዛ ኢሜልን እየተጠቀምኩ ነው ያለ ማለት ነው። እና አመሰግናለሁ በዚህ ዙሪያ በኢሜል ያለኝ ሀሳብ ይሄ ነው። እንደተጨማሪ አድርጌ የምወስደውን ነገር ኢሜል ኢሜል ጥሩ ጎንና መጥፎ ጎን አለው ብዬ አስባለሁ። የኢሜል ጥሩ ጎን ምንድነው? አሁን የጠቀስኳቸውን የተለያዩ መረጃዎችን እናገኝበታለን ማለት ነው። የተለያየ ስለ ስራም ሊሆን ይችላል ስለ ስልካችን ስለ ስልካችን መተግበሪያ ለመቆለፍ የይለፍ ቃል ለመቆለፍ ምናምን ሊሆን ይችላል ማለት ነው። ኢሜል የምንጠቀምበት መጥፎ ጎኑን ስንይ ደግሞ የኢሜል መጥፎ ጎን ለምሳሌ የሆነ ሌቦች የኛን ይለፍቃል ሊሰርቁን ነው ይችላሉ ማለት ነው። በዛ እና ገንዘባችንን ሆነ የኛን የሆነ ዳታን የግላችን የሆነ ዳታን ሊያዩብንም እንዲሁም ደግሞ ለሰዎች ሊለቁብንና ሶሻል ሚዲያ ላይ ሊያወጡብን ይችላሉ ማለት ነው። ያ የኢሜል መጥፎ ጎን ነው ብዬ ነው የማስብ። እና ኢሜልን ስትጠቀሙ በአግባቡ ብትጠቀሙ ብዬ እመክራለሁ። በአግባቡ የማትጠቀሙ ከሆነ ራሳችሁን ትጎዳላችሁ። እንዲሁም ደግሞ ሰዎችን ደግሞ እንደምትጎዱ ማወቅ አለባችሁ ሰው መጉዳት ማለት ራስ መጉዳት ማለት ነው። ሰውን ስትጎዳ አንድ ቀን ሌላ ሰው ደግሞ አንተን ይጎዳሀል ማለት ነው። ወይም ደግሞ ያ የጎሀው ሰው ማንነትህን ካወቅህ የተለያየ የሆነ ጥቃት ሊያደርስብኝ ይችላል ማለት ነው። ለፖሊስ ሊያስይዝ ይችላል ሊያሳስር ይችላል። እንዲሁም ደግሞ በአካል አግኝቶ ደግሞ የተለያየ ጉዳት ሊያደርስብህ ይችላል አይታወቅም። እና በዚህ ምክንያት ኢሜል መጥፎ በመጥፎ ሁኔታ አትጠቀሙት ብዬ እመክራለሁ ማለት ነው። አመሰግናለሁ

ስራዎችህን በቅደም ተከተል ታስቀምጣለህ ስራዎቼ ለምሳሌ ምን አይነት ናቸው ካልን ብዙ አይነት ስራ እሰራለሁ። ለምሳሌ ብንከፋፍላቸው ለምሳሌ የትምህርት ትምህርት አለ የትምህርት ነክ የሆኑ ስራዎች አሉ እንደገናም ደግሞ የመንፈሳዊ ነክ የሆኑ ስራዎች አሉኝ ማለት ነው እንዲሁም ደግሞ ገንዘብ የማገኝበት የሆነ ስራ አለ። ትምህርት ነክ ስራዎቼ ምንድን ናቸው ካልከኝ? ትምህርት ነክ ስራዎቼማ እየሄድኩኝ ትምህርት ቤት ክላስ እየሄድኩኝ የተለያዩ ኮርሶችን የተለያዩ ክላሶችን መማር ነው የኔ በትምህርት ያለው መስኬ ማለት ነው። እንዲሁም ደግሞ ዩቲዩብ በመግባት የተለያዩ ድረ ገጾች በመግባት ስለ ትምህርቴ የተለያዩ መረጃዎችን ማንበብ ማገላበጥ ማለት ነው። እንዲሁም ደግሞ ሪሰርቾችን አሁን ጥናቶችን መስራት ለምሳሌ እኔ የማጠናው በ እንትን ላይ ነው። በእንስሳ ላይ ነው። እና ስለ እንስሳት የተለያዩ ነገራቶችን ማጥናት እንዴት ነው የሚራቡ እንስሳቶች? በሽታውስ ምን ምን ነው የሚለውን ነገር? ምን አይነት በሽታ ያጠቃቸኋል ምን አይነት በሽታ ይገላቸኋል? ምናምን የሚለውን ነገር ያን ነገር ማጥናት ነው ማለት ነው። ይሄ በትምህርቴ በኩል ያለው ሲሆን። በመንፈሳዊ ደግሞ ያለው የጥናት ምን አይነት ነው ካልን? የጥናት ስራ የምሰራው ምን አይነት ስራ እሰራለሁ በመንፈሳዊ በኩል? ስንል ደግሞ ምን አደርጋለሁ? እኔ አብዛኛውን ጊዜ ቁርአን እቀራለሁ እንዲሁም ደግሞ ኪታብ እቀራለሁ የተለያዩ የመንፈሳዊ ትምህርቶችን እማራለሁ ማለት ነው። እሱንም የማደርገው ሰዓት በስንት ሰዓት ነው ካላችሁኝ? ከአንድ ሰዓት እስከ ሁለት ሰዓት ባለው እንዲሁም ደግሞ ጠዋት ከአስራ አንድ ሰዓት እስከ ሁለት ሰዓት ባለው ይሄን የመንፈሳዊ ህይወት እማራለሁ ማለት ነው። ሲቀጥል ደግሞ ሌላ ሶስተኛው ደግሞ ገንዘብ የማገኝበት ስራዬ አለ። ገንዘብ የማገኝበት ስራዬ ደግሞ ምን አይነት ነው ካልን? በስልክም ስልክን በመጠቀም ለምሳሌ ስልክን በመጠቀም ኦንላይን ስራዎችን መስራት ነው። እንደ ሳይለንሶ አይነት ሊሆን ይችላል። እንደ ጀኒአ አይነት ስራ ሊሆን ይችላል። እንደዚህ አይነት ስራ እሰራለሁ ማለት ነው። በቅደም ተከተል ለማስቀመጥ ያህል። መጀመሪያ በመጀመሪያ የትምህርት ትምህርት እማራለሁ ጠዋት ትምህርት ቤት ሂጄ ወይም ክላስ ሂጄ ከተማርኩ በኋላ እመለሳለሁ ከዛ በኋላ መንፈሳዊ ስራዬን የመንፈሳዊ ስራ እሰራለሁ ሶስተኛ ደግሞ የኦንላይን ስራ እሰራለሁ ማለት ነው። በተራ ጥቅም በተራ ቅደም ተከተል በዚህ መልኩ አስቀምጫቸኋለሁ ማለት ነው። አመሰግናለው

በምንጣፍ ላይ ትቀመጣለህ በደንብ እኛ እኛ አካባቢ እኛ ቤት ሶፋ የለም ወንበር የለም። ምንድነው ያለ መጅሊስና ምንጣፍ ነው ያለና እዛ ላይ ነው የምቀመጠው ማለት ነው። እና በምንጣፍ ላይ እቀመጣለሁ ብዙ ጊዜ ራሱ ምንጣፍ ላይ ሆኜ አሳልፋለሁ ማለት ነው። እና በምንጣፍ ላይ መቀመጥ አንዳንድ ሰው የሚመቸው አሉ አንዳንድ ሰው ደግሞ የማይመቸው ሰው አለ። እኔ ደግሞ ከሚመቹ ሰው ውስጥ ነኝ በምን ጣፍ ላይ እቀመጣለሁ እተኛለሁ። የተለያዩ ስራዎቼን ምንጣፍ ላይ ሆኜ ነው የምተገብረው ማለት ነው። እና በምንጣፍ ላይ ትቀመጣለህ አላችሁኝ አዎ በደንብ በምንጣፍ ላይ እቀመጣለሁ። እናንተ ማድረግ ያለባችሁ በምንጣፍ ላይ ተቀምጣችሁ ምንጣፍ ላይም ተቀምጣችሁ የምትወዱ ሰዎች ምንጣፍ ላይ ተቀምጣችሁ የተለያዩ ስራዎችን የተለያዩ ነገራቶችን እንድትሰሩ ማለት ነው። በዘው እንዳትተኙ እንጂ እንደዚህ አይነት ስራዎችን መሰራት ይቻላል ማለት ነው። ምንጣፍ ሲባል ምን ማለታችን ነው? መሬት ላይ ቤታችን ውስጥ መሬት ላይ የሚነጥፍ ወለል ላይ የሚነጥፍ ምንጣፍ ማለት ነው። ያንን ነው የፈለግንበት። አመሰግናለሁ ምንጣፍ ላይ ትቀመጣለህ ላላችሁኝ አዎ እቀመጣለሁ

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? የቴክኖሎጂ ችግር ሲያጋጥመኝ አብዛኛው ጊዜ የማደርገው ምንድነው። ለማስተካከል እሞክራለሁ ወደ የሚያስተካክሉበት ቦታ ወደ ጥገና ቤት እሄድና ለምሳሌ ስልኬ ካስቸገረኝ ስልኬን በመስጠት እንዲሰሩልኝ እጠይቃለሁ ማለት ነው። እንዲሁም ደግሞ ፍሪጅም ቲቪም ሊሆን ይችላል። እኔ የምችለው ከሆነ እኔ እሰራዋለሁ ካልሆነ ደግሞ ወደ ጥገና ቤት ወደ ባለሙያ ቤት ወደ የሚያውቅ ሰው ወስጄ አሰራዋለሁ ማለት ነው። እንደዛ ነው የማደርገው። ወደሚያውቅ ሰው ወስጄው ለምሳሌ ስልኬ አልሰራም ካለ ደግሞ ምንም ማድረግ አልችልም። የተለያዩ የቤት ስሮችን እሰራለሁ ማለት ነው። የተለያዩ የቤት ስሮችን ማለት ምን ምን ለማለት ነው? ቤት አጥባለሁ። ለምሳሌ ቤት ቀለም እቀባለሁ እና የተለያዩ ነገራቶችን አደርጋለሁ እንደዛ በማድረግ አሳልፈዋለሁ ማለት ነው። እና በዚህ አይነት መልኩ ችግሩን እቀርፈዋለሁ ማለት ነው። ወይ ሌላ ስራ በመሰራት ወይም ደግሞ አንዳንድ ነገሮችን በማድረግ። የቴክኖሎጂ ችግር ሲያጋጥሙኝ በዚህ መልኩ እወጣዋለሁ አመሰግናለሁ

ከአለቃህ ጋር ግንኙነትህ እንዴት ነው? ከአለቃየ ጋር ያለኝ ግንኙነት በጣም ደስ የሚል ግንኙነት አለና በፍቅር ነው የምንገናኝ ስንለያይም ተነፋፍቀን ነው የምንለያይ ማለት ነው። የተለያዩ ነገራቶችን ሲጠይቀኝ በአግባቡ አቅርብለታለሁ ማለት ነው እንዲሁም ደግሞ እኔ ፍቃድ ስጠይቀው እሱ በተቻለ መጠን ይፈቅድልኛል ማለት ነው። ለምሳሌ አንድ ስራ ይሰጠኝ ለምሳሌ ይሄን ስራ በዚህ ሰዓት በዚህ ቀን እና እንደዚህ ባለ መልኩ በዚህ ባለ መልኩ ስራልኝ ሲለኝ እኔ ደግሞ በአግባቡ ባለው ቀን እና በተፈለገው መልኩ አድርጌ ጥራት ያለው ስራ አቀርብለታለሁ ማለት ነው። ከአለቃዬ ጋር እንዲሁም ደግሞ አንዳንድ ጊዜ ሻይ ምናምን እንገባበዛለን ለምሳሌ ከስራ በኋላ በእረፍት ሰዓት ሻይ ምናምን እየወጣን የተለያዩ ወተትም ሻይ ቡና እየተገባበዝነ እሳቅነ እንለያያለን ማለት ነው። እና በዚህ መልኩ ነው ከአለቃዬ ጋር ያለኝ ግንኙነት ደስ የሚል ግንኙነት ነው። አመሰግናለሁ

ስለ ቅርብ ጓደኛህ ንገረኝ ይላል እኔ እንኳን ቅርብ ጓደኛ ነበረኝ አንድ አብዱረሂም የሚባል ከልጅነቴ ጀምሮ አብሮ አብረን ነበረ የተለያዩ ነገራቶችን እያደረግን እየተጫወትን እየሳቅን አብረን ነበር ያደግን አብሮ አደጌ ነው ማለት ይቻላል። አብዱረሂም የተለያዩ ነገራቶችን እያግዘኝ በተለይ ትምህርት ላይ እያስጠናኝ ምን እያለኝ እንዲሁም ደግሞ ቤቱ እየወሰደ ምግብ እየጋበዘኝ እያጫወተኝ ምናምን ብዙ ነገራቶችን ከጓደኛዬ ጋር አድርጌያለሁ። እና ጓደኛዬ አይረሳኝም። አብዱራሂም የኔ ቅርብ ጓደኛ ነው። የኔ በጣም የማረሳው የሆነ ጓደኛዬ ነው። እና እስካሁን ድረስ አሁን ላይ ግን ተጣልተናል በፊት ላይ አብረን ነበር ና አሁን ላይ ተጣልተናል ማለት ነው። ምክንያቱም በጣም በዛ እንዲሁም ተሰለቻቸነ ማለት ይቻላል። እና እሱ የኔ ጓደኛ ነበረ የማረሳቸው ጓደኛ። የሚገርማችሁ ፀባዩ ስነ ምግባሩ በጣም ሚገርም ስነ ምግባር ነበረው የሚያምር ስነ ምግባር ነበረው አብዱራሂም ስነ ስርዓቱ ምናምን ነገር ለሰው ያለው አክብሮት። ሰው አይንቅም እንዲያውም ለሰው እንደሞ በቃ በቀና ብሎ ነው ሚያይ። እንዲሁም ደግሞ አይገለምጥም አይሳደብም። አይጎዳም የሰው ንብረት አይፈልግም። ጥሩ የሆነ ልጅ ነበረ ግን ይኸው ምን ታረገው? ሃይማኖት ላይ መንፈሳዊ ህይወቱ ላይ ግን በጣም ደካማ ነበረ። በዛ ምክንያት ደግሞ እኔ ልርቀው ተገደድኩኝ ማለት ነው። ምክንያቱም የራኩበት ምክንያት መቼም ከጓደኛ ጋር በምንሆንበት ሰዓት መጥፎ ጓደኛ ከሆነ ያን መጥፎነቱን ላንተ ስለሚያወርስህ በሚል በሚል ስለፈራሁት ነው። ጥሩ ጓደኛ ቢሆን ኖሮ እቀርበው ነበረ አብረን እንቀጥል ነበረ ማለት ነው። መጥፎ ጓደኛ ስለሆነ ግን እሱን መቅረብ ምንም አልታየኝም መራቅ ይሻላል ብዬ እርቄዋለሁ ማለት ነው። አመሰግናለሁ

ለሌሎች ማስተማር ትችላለህ አዎ እኔ ብዙ አይነት ነገሮች ደርሰውብኛል ማለትም ህይወቴ ላይ የተፈጠሩ ብዙ አይነት ችግሮች አሉ እነዛን ችግሮች ለመቅረፍ ያደረኩት ሁኔታ ያደረኩት ትግስት እና ደግሞ የከፈልኩት መስዋዕት። ቀላል የሚባል ነገር አይደለምና በዚህ መልኩ አብዛኞቻችሁ ብትጠነቀቁ ስራ ላይ ስትሰሩ በተለይ የሆነ የሆነ ነገር ያጋጥማችኋል መጥፎ ነገር ያን ችግር ወዲያው መልስ ለመስጠት ሳይሆን መፍትሄ መፈለግ እና መፍትሄው ላይ ፎከስ ማድረግ እንደሚጠበቅባችሁ ልመክራችሁ እወዳለሁ። እና እንደዚህ አይነት ነገር ነው። የምመክራችሁ እና ደግሞ ሌላው ደግሞ ፋሚሊ ጋር በምትጣሉበት ሰዓት ለውሳኔ አትቸኩሉ ለስድብ አትቸኩሉ ወይም ደግሞ ለመማታት አትቸኩሉ። ለምት ሳይሆን መቸኮል ያለባችሁ እናንተ ያን ነገር ለመፍታት እንዴት መፍትሄ እንደሚፈጠር ነው መስራት ያለባችሁ ማለት ነው። መፍትሄው ላይ ነው መስራት ያለባችሁ እንጂ መማታት ምን ማለት መሰደብ የለባችሁም። በስተ መጨረሻም ቤተሰብ ቤተሰብ ስለሆነ ማለት ነው አመሰግናለሁ።

እንደገና ጥቅም ላይ እንዲውል ታደርጋለህ እንደገና ጥቅም ላይ እንዲውል የሚያደርገው ነገር ቢኖር ምንድነው? ሃይላንድ ነው። ሃይላንድን ውሃ ከጠጣው በኋላ የውሃውን ሃይላንድ እንደገና ውሃ በማስገባት የተለያዩ ነገራቶችን እይዝበታለሁ ማለት ነው። ውሃ ሊሆን ይችላል ዘይት ሊሆን ይችላል ብዙ ነገራቶች ፈሳሽ ነገራቶችን ወተትም እንዲሁ ጨምሮ እይዝበታለሁ ማለት ነው። እና ሃይላንድን እንደ አዲስ እጠቀምበታለሁ። ሲቀጥል ደግሞ ሸበር ነው። ሸበር ማለት መላጫ እሱን መላጫ አንድ ጊዜ ከላጨው በኋላ ሁለቴ ሶስቴ እላጭበታለሁ ማለት ነው። እንዲሁም ደግሞ ሌላ ጥቅም ላይ እንዲውል የማደርገው ነገር ምንድነው? ቢኖር እኔ ጋር ለምሳሌ የተሰበሩ ኤርፎኖችን እነሱን እሰባስብና ቀጣጥዬ እንደገና እንዲሰሩ አደርጋለሁ ማለት ነው። እንደገና ጥቅም ላይ እንዲውል ደሞ የማደርገው ነገር ምንድነው? ከተባለ ወረቀት ነው። ወረቀትን ምን አደርጋለሁ የጻፍኩበትን ወረቀት አሰባስብና ለተለያዩ ነገራቶች ለእጅ መጥረጊያ ሊሆን ይችላል ለስሚንቶ እንዲሁም ደግሞ ለመስታወት መጥረጊያ አደርገዋለሁ ማለት ነው። ወረቀትን እና በዚሁ መልኩ እንደ አዲስ እንደገና ጥቅም ላይ እውለዋለሁ ማለት ነው። በዚህ መልኩ ጥቅም ላይ እንደ አዲስ የሚውሉ እንደ አጠቃላይ እንደ በሀገራችን ላይ ስናይ ሃይላንድ ነው ሃይላንድ እንደ አዲስ ተጨምቀው በፋብሪካ እንደገና ተስተካክለው ይሰራሉ ማለት ነው። ሃይላንዶች እንዲሁም ደግሞ ሃይላንዶች ብቻ ሳይሆን ማዳባሪያዎች መደበሪያዎችም ሊሆኑ ይችላሉ። ጎማዎችም ሊሆን ይችላሉ እንደ አዲስ ተሰርተው ይዘጋጃሉ ማለት ነው። በፋብሪካዎች እና በዚህ መልኩ እንደ አዲስ ማምረት ይቻላል ማለት ነው። አዳዲሶችን እንትን የድሮዎችን በማምጣት እንደ አዲስ ማስገኘት ይቻላል ማለት ነው። እንዲሁም ደግሞ ላስቲኮች ናቸው። ደግሞ ፕላስቲኮች ፌስታሎች እነዚህ በአንድ ይሆኑና በአንድ ቆሻሻ ይሆንና ወደ በመኪና ተወስደው ወደ ፋብሪካ በመወሰድ ኮምፕረስ ተደርገው ተጨፍልቀው እንደገና እንዲመርቱ እንዲያመርቱ ይደረጋሉ ማለት ነው። እንደ አዲስ እንዲሰሩ ይደረጋሉ ማለት ነው። ይሄ ነው አመሰግናለሁ

ማታ በምን ሰዓት ትመገባለህ? ማታ የምመገበው በሁለት ሰዓት ነው የምመገብ እንዲሁም ደግሞ በሁለት ተ እኩል ወይም ደግሞ በሶስት ሰዓት ልተኛ አካባቢ ስል ተመግቤ እተኛለሁ ማለት ነው። እንደዚያ ካላረኩኝ ሌሊት ምን አልባት አስር ሰዓት ወይ አስራ አንድ ሰዓት ዘጠኝ ሰዓት አካባቢ ሊረበኝ ይችላል ማለት ነው። አብዛኞቻችን የኢትዮጵያ ሰዎች የሚመገቡ ሁለት ሰዓት ወይ ሶስት ሰዓት ነው። ግን የግቢ ተማሪዎች ጋር ስንመጣ እነሱ የሚመገቡ አስራ አንድ ሰዓት ወይም ደግሞ አስራ ሁለት ሰዓት አካባቢ ነው ያ ደግሞ ለሰውነታቸው ጥሩ አይደለምና። ሊርባቸው ይችላል ሌሊት ቢርባቸው ማንም ተጠያቂ አይሆንም ከእነሱ ውጪ ማለት ነው። እና ትንሽ ያስቸግራል የእነሱ ባህሪ የግቢ ተማሪም እንደመሆናቸው ትንሽ የሚያስቸግር ነገር አለው ብዬ ነው። እና ያንን ነው። እኔን እንኳን የምመገብበት ሰዓት ሶስት ሰዓት ነው። ወይም ደግሞ አራት ሰዓት እንደውም ደግሞ አምስት ሰዓት ለመገብ እችላለሁ ምናልባት ልተኛ አካባቢ ስል ማለት ነው ምክንያቱም ስለሚጠቅመኝ ማለት ነው። አመሰግናለሁ እንዲርበኝ አያደርገኝም አመሰግናለሁ

የምትወደው መጽሐፍ ምንድነው? እኔ የምወደው መጽሐፍ ምንድነው በመጀመሪያ መንፈሳዊ የሆነ የራሴ የሆነ የእስልምና የሆነ መጽሐፍ አለ እሱም ደግሞ ቁርአንን ነው የምወድ። ከዛ በኋላ ቀጥሎ ያሉትን የተወሂድ ኪታቦችን እንዲሁም ደግሞ የእስልምና ጠቅላላ ኪታቦችን እወዳለሁ ማለት ነው። እኔ እሱ በአንደኛ ደረጃ የማስቀምጠው ነው። ሲቀጥል ደግሞ የምወደው መጽሐፍ በ በልብ ወለድ ደረጃ የተጻፈ መጽሐፍ ነው። እሱም ደግሞ ስም ለመጥቀስ ያህል ፍቅር እስከመካብር የአና ማስታወሻ እንዲሁም ደግሞ ፍቅር አንጓሮ እና የተለያዩ ብዙ አይነት የልብ ወለድ መጽሐፎችን እወዳለሁ ማለት ነው። እንዲሁም ደግሞ ሳነብ ነበረ ትዝ ይለኛል ማለት ነው እና እነዚህ እነዚህ መጽሐፎች አሉ የምወዳቸው። እንደገናም ደግሞ ሲቀጥል ደግሞ ቁም ነገር አዝል የሆነ መጽሐፍ ደግሞ ደስ ይለኛል ትምህርታዊ የሆነ መጽሐፍ ለምሳሌ እንደ ፊዚክስ እንደ ማትስ አይነት መጽሐፎች በጣም ደስ ይሉኛል ማለት ነው። ባዮሎጂ በተለይ እንግሊዘኛ እንግሊዘኛ መጽሐፍ በጣም ደስ ይለኛል የኮሚኒኬሽን መጽሐፍ በጣም ደስ ይለኛል እና በሁሉም ሀገር ደስ ይለኛል የታሪክ መጽሐፎች ደግሞ በጣም ደስ ይሉኛል። የታሪክ መጽሐፎች እነማን ናቸው ብለን ስናስብ የኢትዮጵያ ታሪክ የእስልም የእስልምና ታሪክ እንዲሁም ደግሞ የአፍሪካ ታሪክ የአውሮፓ ታሪክ የአለም ታሪክ እያሉ የስልጣኔ ታሪክ እነዚህ እነዚህ መጽሐፎች በጣም ደስ ይሉኛል ማለት ነው። ማንበብ እፈልጋለሁ እነዚህን መጽሐፎች ሲቀጥል ደግሞ አንድ መጽሐፍ አለ። ሀብታም አባቴና ደሃ አባቴ የሚል መጽሐፍ አለ። የውጭ ሀገር የአሌክስ ነውና የእሱ መጽሐፍ ይመስለኛል። እንደዛ ብሎ የሆነ የጻፈው መጽሐፍ አለና አሪፍ መጽሐፍ ነው ያንን ብታነቡት እኔ እመክራችኋለሁ ምርጥ መጽሐፍ ነው። ያን ማለት ነው። ሲቀጥል ደግሞ ከወጣ ስንል ደግሞ ጋዜጦች በጣም ደስ ይሉኛል የጋዜጣ መጽሐፎች ስለ ስፖርታዊ ስፖርታዊ አዘል የሆኑ መጽሐፎች በጣም ደስ ይሉኛል። ስፖርታዊ አዘል የሆኑ መጽሐፎች ስለ አለም ዋንጫ የሚያወራ ስለ ሻምፒዮንስ ሊግ የሚያወራ እነዚህ እነዚህ መጽሐፎች በጣም ደስ ይሉኛል። እናመሰግናለሁ የነበረው የቆይታ ይሄ ነው ቻው።

ማንቂያ ሰዓት ትጠቀማለህ? ማንቂያ ሰዓት በብዛት እጠቀማለሁ አንዳንዴ ምክንያቱም አስራ አንድ ሰዓት ላይ መነሳት ስለምፈልግ ሌሊት መነሳት ስለምፈልግ የግድ ማንቂያ ሰዓት መጠቀም አለብኝ። ማንቂያ ሰዓት የሚጠቀሙ ሰዎች አይታቻችሁ ከሆነ። በእንቅልፍ የሚያበዙ አብዝተው የሚተኙ አይነት ሰዎች ናቸው። በራሳቸው ተነሳሽነት የማይነሱ ሰዎች በብዛት ማንቂያ ደወል ይጠቀማሉ ማንቂያ ሰዓት ማለት ነው። እና እኔም ደግሞ እንደዛ አይነት አንዱ ሰው ነኝ። በተለይ አርፍጄ ከተኛው ስምንት ሰዓት ዘጠኝ ሰዓት ወይም ደግሞ ስድስት ሰዓት ሰባት ሰዓት አርፍጄ እንደዛ ሰዓት ከተኛው ምናልባት ላልነሳ ስለምችል በምፈልገው ሰዓት ለመነሳት ስል ማንቂያ ሰዓት ወይም የማንቂያ ደዉል ቀጥሬ አድራለሁ ማለት ነው። በስልኬ እና ያ በምፈልገው ሰዓት እንድነሳ ያደርገኛል። አብዛኞቹ አብዛኛችን እንደምታዩት እንደምናስተውለው ከሆነ። አምሽትን ስለምንተኛ የምንነሳው ሶስት ሰዓት ወይም አራት ሰዓት ነው ያ ማለት ደግሞ ለስራ ቶሎ አንነሳም ማለት ነው። እንዲሁም ደግሞ ለትምህርት ቶሎ አንነሳም ማለት ነው። ይሄ እንዳይሆን ማንቂያ ሰዓት ግዴታ መቅጠር አለብን ብዬ እመክራለሁ። እና በእኔ ያለኝ ዙሪያ ስለማንቂያ ሰዓት ይሄ ነው አመሰግናለሁ

ጠዋት በስራ ምን ታደርጋለህ ጠዋት በስራ የማደርገው የተለያዩ ነገራቶችን አደርጋለሁ እበላለሁ እጣጣለሁ። እንዲሁም ደግሞ እጫወታለሁ ሁል ጊዜ ብቻ ስራ አይደለም የምሰራው። ከአለቃዬ ጋር የተለያዩ ነገራቶችን የተለያዩ ቀልዶችን እንዲሁም ደግሞ ተረት ተረቶችን አብረን እናወራለን ማለት ነው። ስራ ብቻ ሳይሆን የተለያዩ ነገራቶችን አብረን እናደርጋለን። ስራ ብቻ ምንም ጥቅም የለውም አእምሮን ማሳረፍ ያስፈልጋል። እና። እንዲሁም ደሞ ስራ ላይ ከሆንኩ ደሞ እቃ እመጣለሁ እቃ እሸጣለሁ እንዲሁም ደሞ ደንበኞች ካሉ ደንበኞችን አስተናግዳለሁ ቢፈልጉትን ነገር የሚፈልጉትን እቃ አጓጉዝላችኋለሁ ማለት ነው። በዛ መልኩ እኔ የኔ ስራ ይለያያል ማለት ነው። አንዳንድ ጊዜ ደግሞ አይታችሁ ከሆነ ስራ ስሰራ የሚያጋጥመኝ ነገር ብዙ ነገር አለና። ጥሩም ሊሆን ይችላል መጥፎም ሊሆን ይችላል የሚያጋጥመኝ ነገር። ጥሩ ጥሩ ብዬ የማስበው ነገር ደንበኛ ተቆራጭ ነገር ሲሰጠኝ ወይም ቲፒ ሲሰጠኝ በጣም ደስተኛ እሆናለሁ። መጥፎ ብዬ ደግሞ የማስበው። ደንበኛ አብዛኛው ጊዜ ከደንበኛ ጋር ግጭት ሊኖር ይችላል እና ያ ጊዜ ለኔ ከባድ ነው። ምክንያቱም ደንበኛ እየሰደበህ ማለት አትችልም መስራት አትችልም ማስተናገድ አትችልም ማለት ነው። ስራህን መቀጠል አትችልም ስለዚህ። ጥሩ ደንበኛ ጥሩ የሆነ ላንተ እርካታ ይሰጣል ማለት ነው። ምክንያቱም ቀን በቀን ከጧት ጀምሮ እስከ ማታ እንተ ደክሞ ሳለህ። ያ ደንበኛ መጥቶ ያው ሲያስደስትህ ሲያስቅህ ምን ሲልህ ያው እንደው ያን የከበደህን ነገር እንዳለለቅ እንዳቀለልልህ ነው። የምትቆጥረው እና በጣም ያስደስታ እንደዚህ አይነት ደንበኛ ሁሌም ሲመጡ ደስ ይላል ማለት ነው። ስራ ላይ ያሉትን ሰዎች የሚያስቁ የሚያዝናኑ ደንበኞች ቢኖሩ ብዬ እኔ አስባለሁ ማለት ነው። እኛ ደሞ እንደ እንደ እንደ እንደ ደንበኛ ማለት ነው አብዛኞቻችሁ ደንበኛ ደንበኞች በሙሉ እንደው ጥሩ ብትሆኑ ጥሩ ስነምግባር ቢኖራችሁ እላለሁ። ምክንያቱም እነዚህ ሰራተኞች ከጧት እስከ ማታ ስለሚሰሩ ይቸገራሉ። እና ጥሩ ስነ ምግባር ቢኖራችሁ ጥሩ ነው ብዬ አስባለሁ። እና ያሰባቹበት ወንድሞቼ ለማለት ነው አመሰግናለሁ

የምትወደው ፍራፍሬ ምንድነው? የምወደው ፍራፍሬ በቁጥር አንድ ደረጃ የምወደው አፕል ነው። አፕል በጣም አድርጌ እወዳለሁ ማለት ነው። ሲቀጥል ደግሞ ሙዝ በጣም እወዳለሁ እንዲሁም ደግሞ ማንጎም እወዳለሁ ከዛ በኋላ ደግሞ አቮካዶን እወዳለሁ ማለት ነው። ከዛ በኋላ የምወደው ምንድነው? የወይንን ፍሬ በጣም አድርጌ እወዳለሁ የወይን ፍሬ ካለ በጣም አድርጌ እወዳለሁ ሲቀጥል ደግሞ ብርቱኳንን እወዳለሁ። እንደገናም ዘይቱንም እንደዚህ ዘይቱም እወዳለሁ ኮካ እወዳለሁ የተለያዩ ፍራፍሬዎችን እወዳለሁ ማለት ነው። እኔ ስመገብ በአጠቃላይ አድርጌ በአንድ ላይ ሰብስቤ ነው ሙዝ ብርቱካን እንዲሁም ደግሞ አቮካዶ ማንጎ አንድ ላይ አድርጌ ነው ሚክስ አድርጌ ነው ደባልቄ ፈጭቼ ነው የምጠጣቸው ማለት ነው። በዚህ መልኩ ነው እኔ ሁለቱንም የምመገባቸው ማለት ነው። እና ሁሉንም እወዳለሁ ለማለት ነው። ሁሉም ፍሬ ደስ ይሉኛል እኔ እኔ የማልወደው ፍሬ የለም። ሁሉን የፍራፍሬ የሁሉን አትክልት እወዳለሁ ማለት ነው ካሮት እወዳለሁ። እንደገናም ደግሞ ፓፓያ በተለይ እወዳለሁ ፓፓያ ተረስቶ ነበር ፓፓያ በጣም አድርጌ ነው የምወድ። ሁሉንም የፍራፍሬ አይነቶች ከሞላ ጎደል እወዳቸዋለሁ ማለት ነው። የት ነው ፍራፍሬዎች የሚበቅሉ የት ነው የሚመጡ ካልነ። ፍራፍሬዎች የሚመጡት አብዛኛውን ጊዜ የሚገኙት በጓሮአችን ነው በሰፈራችን ነው። ለምሳሌ የተከልነው ፍራፍሬ አድጎ ምን ብሎ ለምግብነት ይሆናል ማለት ነው። ቆርጠን እንበለዋለን ማለት ነው እንደዛ አድርገን እንመገበዋለን። ካልሆነ ደግሞ በገጠር በገጠራማ ቦታዎች ተጓጉዞ ወደ ከተማ ቦታ ይመጣል ማለት ነው። ከዛ በኋላ ነጋዴዎች ይገዙታል ነጋዴዎች ደግሞ ለእኛ ለደንበኞች ይሸጡልናል ማለት ነው። በዛ ምክንያት ፍራፍሬን ማግኘት እንችላለን። ሌላው ሲቀጥል ደግሞ በሱቆች መጀመር ተጀምሯል መሸጥ ተጀምሯል። በተለይ በሱፐር ማርኬት ሱፐር ማርኬቶቹስ ለምሳሌ ሙሉ የሆነ እሽግ የሆነ አፕል እናገኛለሁ አፕል እናገኛለን ማለት ነው። ያን አፕል በሀሪፍ ዋጋ መግዛት አለብን ማለት ነው። ያን አፕል ዋጋው ትንሽ ስለሚወደድ አፕል ደግሞ ከጠቀሜታው አንፃር ስናየው በጣም ብዙ አይነት በሽታዎችን መከላከል ይችላል ማለት ነው። እና ሁሉም ዶክተሮች የሚመክሩት አፕል እንድንመገብ ነው። አፕል ብንመገብ ኖሮ በሽተኛ አንሆንም ነበረ የሚባል ነገር አለ። በሽታ ካላህ ነው ግን ሰበቡ እንደ ሰበብ አፕል ትልቅ የሆነ በሽታ የማጥፊያ የሆነ ሰበብ ነው ብዬ አስባለሁ ማለት ነው። እና አፕል ጣፋጭም ነው። መድሃኒትነትም አለው በሽታንም ይከላከላል እና አካልንም ይገነባል አፕል እንድትጠቀሙ እመክራለሁ ማለት ነው። አመሰግናለሁ

ምን አዲስ ነገር መማር ትፈልጋለህ? እኔ መማር የምፈልገው አዲስ ነገር ስለ ቴክኖሎጂ ነው ስለ ቴክኖሎጂ ስለተለያዩ አዳዲስ የሚመጡ ስለ ፋይቭ ጀነሬሽን እውቀት ነው እንዲኖረኝ የምፈልግ ማለት ነው። በእነሱ በእነሱ ላይ ስለ ኦንላይን ስራ በተለይ ስለነ ለምሳሌ ስለ አፕወርክ ስለ ፊቨር እንደነዚህ አይነት የኦንላይን ፕላትፎርሞች እንደዚህ አይነት በጣም መማር እፈልጋለሁ ማለት ነው። እንደዚህ አይነት አዲስ ነገራቶች እንዲሁም ደግሞ የተለያዩ ሙያዎች ብዙ አይነት ሙያዎች አሉ ለምሳሌ በደንብ ዶላር በቀላሉ ልናገኝበት የምንችል ሙያዎች እንደዚህ አይነት ሙያ መማር እፈልጋለሁ። እንዲሁም ደግሞ ቋንቋ ቋንቋ በጣም መማር እፈልጋለሁ የተለያየ ሀገር ቋንቋ ሊሆን ይችላል አውሮፓ አፍሪካ ያሉ ቻይና ሀገር ያሉ ኤዥያ ሀገር ያሉ ሁሉ ቋንቋዎችን መማር እፈልጋለሁ። በቃ የተለያዩ ባህላቶችን መማር እፈልጋለሁ ማወቅ እፈልጋለሁ ስለ ባህላቸው ስለ አመጋገባቸው ስለ ሁሉ ነገራቸው ማወቅ እፈልጋለሁ። እና እኔ እንደዚህ አይነት አዲስ ነገር ማወቅ እፈልጋለሁ እንዲሁም ደግሞ ስለ ንግግር እውቀት ማለት ነው። ስለ ፖለቲካ መማር እፈልጋለሁ ስለ ፖለቲካ ስለ አለም እውቀት ስለ ሀገር እውቀት ስለ ናሳ እውቀት ስለ ጠፈር እውቀት በጣም መማር እፈልጋለሁ ስለ ሳይንስ መማር እፈልጋለሁ። ሳይንስ ምን ማለት ነው ምንድነው? በውስጡ አካቶ የያዘው ምን ምን ነገራቶች ወደፊት ሊመጡ ይችላሉ ተብለው ታስበዋል ተገምግመዋል የሚለውን ነገር እነዛን ሁሉ ነገር ማወቅ እፈልጋለሁ። እንዲሁም ደግሞ አዲስ ነገር ማወቅ የምፈልገው። እንዴት ነው? አንድ ሰው ወደ ዶክተር ሲሄድ የተለያዩ ነገራቶችን ዶክተሩን ሊያውቅ የሚችል ማለት ነው። በምንድነው መጀመሪያ ሊያውቅ የሚችል ምን አይነት በሽታ እንዳመመው የት ላይ እንዳመመው ሊያውቅ የሚችል እንዴት ነው? የሚለውን ነገር እንደዚህ አይነት ተዳዲስ አይነት ነገራቶችን ማወቅ እፈልጋለሁ። እንዲሁም ደግሞ ስለ ኔትወርክ። ኔትወርክ እንዴት ነው የሚሰራው? አሁን ላይ እንዴት ነው ፋይፍ ጂ ሊደርስ የቻለው? እንደዚህ በፍጥረት በስልካችን ፋይፍ ጂ እንዴት ነው ልንጠቀም የቻልነው? ከፋይፍ ጂ ጋር ተያይዞ ደግሞ ምን አይነት አዳዲስ ስራዎች መጥተዋል። ምን አይነት ኤአይ ደግሞ አርቲፊሻል ኢንተለጀንስ ምን አይነት ነገር ይዞልን መጥቷል? እንዴት ነው ደግሞ ሮቦት የሚሰሩ ሮባቲክስ እንዴት ነው የሚሰሩ? መኪኖች እንዴት ነው የሚንቀሳቀሱት? የሚለውን ነገር ስለ ኬሚስትሪ ማወቅ እፈልጋለሁ። እንዴት ነው እንደዚህ ስፕራይስ ስፕራይት መጠጥ ምናምን እንደዚህ ለስላሳ ምሬንዳ ፔፕሲ ኮካኮላ እንዴት ነው የሚሰሩት? በምን አይነት ኬሚካል ነው? ሊሰሩ የሚችሉ ምናምን የሚለውን ነገር ማወቅ እፈልጋለሁ። በቃ አዳዲስ ነገራቶችን ማወቅ እፈልጋለሁ ማለት ነው። ቫክሲን እንዴት እንደሚመረት መድሃኒት እንዴት እንደሚመረት ማወቅ እፈልጋለሁ። መድሃኒት ከምን ከምን ነገራቶች ነው የሚመረት? ዋና ምንጩ ምንድነው መድሃኒት ለማምረት ምን ምን ነው የሚያስፈልገን? ፋብሪካዎች እንዴት ነው የሚሰሩ? መድሃኒት ለማብረት ራሱሳ ሲቀጥል ደግሞ የፋብሪካ ማሽኖች እንዴት ነው የሚሰሩት? እንዴት ነው ማንም ሰው ሳይነካቸው ማንም ሰው ሳይይዛቸው በራሳቸው እንዴት ነው ሊንቀሳቀሱ የሚችሉ እንዴት ነው? የተለያዩ ነገራቶችን የተለያዩ ስራዎችን በራሳቸው ሊያከናውኑ የሚችሉ የሚለውን ነገር በደንብ እኔ ማወቅ እፈልጋለሁ ማለት ነው። ለኔ አዲስ ነገር ብሎ ማለት ይሄ ነው። እንዲሁም ደግሞ አሁን ላይ ያለ ስለ ፖለቲካ ለምሳሌ ሀገራችን እዚህ ደረጃ የደረሰችበት ምክንያት በምን ምክንያት ነው? ለምንድነው ወደፊት የማታድገው የኢትዮጵያ ሀገር ለምንድነው የማታድገው የሚለውን ነገር? እንደ ጀነራል እንደ አጠቃላይ ማወቅ እፈልጋለሁ። ለምንድነው ዶላር የሚጨምር ዶላር የሚቀንስ የዶላር መጨመርና መቀነስ። ኢኮኖሚ ላይ ለምንድነው ትልቅ የሆነ ችግር እየፈጠረ ያመጣ? ለምንድነው ድህነትን እየወረሰ የመጣ የሚለውን ነገር ማወቅ እፈልጋለሁ። እነዚህ እነዚህ ሁሉ ነገራቶችን ማጥራት እና መረዳት እፈልጋለሁ ብዙ ነገራቶችን ማወቅ እፈልጋለሁ ማለት ነው። እንዲሁም ደግሞ ማወቅ የምፈልገው ስለ አየር ንብረት ትንበያ እንዴት ነው ቀድሞ አየር ንብረት ሊተነበይ የሚችል? ዛሬ ሞቀታማ ነው ዛሬ ሊዘንብ ይችላል እንዲሁም ደግሞ ዛሬ በጣም የሆነ ፀሀይ ይወጣል። የሚባለውን ነገር በምንድነው እያወቁት የሚለውን ማወቂያ መሳሪያው ምንድነው ምናምን የሚለው ነገር? ማወቅ እፈልጋለሁ። ስለነዚህ ነገራቶች እንዲሁም ደግሞ ስለ ስፔስ ማወቅ እፈልጋለሁ። ስለ ጠፈር ያ ማለት ስለ ኮከቦች ስለ እዛ ለሚገኙ ዳይመንዶች ሁሉ ነገራቶች ማወቅ እፈልጋለሁ። እንዴት ነው እንዴት ነው? የሚለውን ነገር ማወቅ እፈልጋለሁ ማለት ነው። እና በዛ ምክንያት ብዙ ነገራቶችን ማወቅ እፈልጋለሁ አመሰግናለሁ

ሙዚየም መሄድ ትወዳለህ? ሙዚየም በአብዛኛው ጊዜ መሄድ አልወድም ግን የሚሄዱ ሰዎችን አውቃለሁ ምክንያቱም እነማን ናቸው? ስንል ከውጭ ሀገር የሚመጡ ቱሪስቶች ለምሳሌ ውጭዎች ፈረንጆች ወደ ኢትዮጵያ በመምጣት የተለያየ የቅርጻ ቅርጾችን የተለያዩ ባህላዊ ታሪካቶችን ባህላዊ ስዕላቶችን ባህላዊ የሆኑ ቁሳቁሶችን በመመልከት ፎቶ በማንሳት ስለእነሱም ስለ ስሪታቸው ስለ ቅርጻቸው ስለ ምን ያህል ጊዜ እንደቆዩ ስለ እነሱ ነገር መዝግበው በመሄድ ወደ ሀገራቸው ይወስዳሉ ማለት ነው። እና እኔ ግን አብዛኛው ጊዜ ሙዚየም አልጠቀምም። አዲስ አበባ ሄጄ ሳለ አንድ ጊዜ ሙዚየም ገብቼ ነበረ የሆነ ብሄራዊ ፓርክ እሚባል ሙዚየም ገብቼ የተለያዩ መዚየም ሙዚየሞችን አይቼ ነበር የተለያዩ ቅርጻ ቅርጾችን አይቼ ነበር። ስለ ለምሳሌ ስለ ሚኒሊክ ምናምን ፎቶውን ምናምን ሄዶ በማየት እዛ ውስጥ ያለውን ፎቶ አንስተን ምን ብለን መጥተናል ማለት ነው። ቪዲዮ አንስተን መጥተናል። ስለ ቅርጻ ቅርጾች አይተናል ስለተለያዩ መጠጫዎች ስለ ብዙ ነገር አይተናል ማለት ነው። እዛ ውስጥ እና በዛ ምክንያት ያው አንዳንዴ ብቻ እሄዳለሁ እንጂ ሙዚየም ብዙ ጊዜ ሙዚየም መሄድ አላበዛም። የሙዚየም ጥቅም አይታየኝም ያን ያህል ሀሪፍ ነው ብዬም አላስብም። ሙዚየም እንደ ሀገራችን እንደ አለም አቀፍ ደረጃ ትልቅ የሆነ የኢኮኖሚ በርከትን ያመጣል ማለት ነው። የኢኮኖሚ እንዲበዛ ያደርጋል ማለት ነው። ገንዘብ እንዲስፋፋ ያደርጋል ማለት ነው። እና ለዶላር ምክንያት ይሆናል ቱሪስቶች ሲመጡ ሊጎበኙ ሲፈልጉ አንድ ነገር በዶላር ነው የሚከፍሉ እና። ዶላር ሀገራችን ጋር እንዲኖር ያደርጋል ማለት ነው። እንዲበዛ ያደርጋል እና ተጠቃሚ እንድንሆን ያደርገናል ብዬ አስባለሁ። ቱሪዝም በዛ መልኩ ነው የምረዳው እኔ ማለት ነው። እና ይሄ ነው ስለ ቱሪዝም ያለኝ አስተሳሰብ። አንዳንድ ሰዎች ቱሪዝም እሚመስላቸው ምንድነው? በቃ ተጎምኝቶ ብቻ የሚሄድ አድንቀው መጥተው አድንቀው በቃ ደስ ብሏቸው ብቻ የሚሄዱ ነገር ነው የሚመስላቸው ቱሪድም ቱሪዝም ከዛም በላይ ነው። ቱሪዝም ማለት መጥቶ ያንተን ሙዚየም ሊያዩ መጣ ማለት ስለ ባህልህ አድንቆ ስለ ባህልህ ዘግቦ ከሀገሩ ሄዶ የሀገርህን ምንነት የሀገርህን ጥሩነት የሚጽፈው የሚያስመሰክርልህ ነው ማለት ነው። አንድ ቱሪዝም መጥቶ አንድ ነጭ መጥቶ ስላንተ ሀገር የሚጽፈው ማለት ነው። እና ያው ይጠቅማል ብዬ አስባለሁ። እና ያው ቱሪዝም ትልቅ የሆነ ሀሪፍ የሆነ ነገር ነው። እና በዚህ ምክንያት ያው ሙዚየም መሄድ እወዳለሁ። ግን ሙዚየም እኛ ሰፈር የለም አብዛኛው ጊዜ ራቅ ያለ ወደ ከተማ አካባቢ ነው ሙዚየም ያለ በዛም ምክንያት ሙዚየም የመሄድ ፍላጎቴ እየቀነሰ ይመጣል ማለት ነው። ግን ከአጠገቤ ቢኖር ኖሮ ሙዚየም ቶሎ ቶሎ ሄዳለው በዛ ምክንያት አላቋርጥም ማለት ነው። አመሰግናለሁ

ምን ያህል ጊዜ መጽሐፍ ታነባለህ? እኔ የማነበው መጽሐፍ ጊዜ። ለምሳሌ ከጠዋት አንስቶ እስከ ማታ ሊሆን ይችላል በቀን ደግሞ ሶስት ጊዜ ሊሆን ይችላል እንዲሁም ደግሞ በቀን አንድ ጊዜ ላነብ እችላለሁ። ማለት ነው በብዛት የማነበው አብዛኛውን ጊዜ የማነበው ጠዋት ጠዋት ነው ጠዋት ጠዋት አስራ አንድ ሰዓት እስከ አስራ ሁለት ሰዓት የተለያዩ መጽሐፎችን በማንበብ ጊዜ አሳልፋለሁ ማለት ነው። እናም ደግሞ ላነብበት የምችልበት አላማ ምንድነው? እውቀትን ፈልጌ ሊሆን ይችላል አንዳንዴ ደግሞ ያው ጭንቅላቴን ለመፍታታት ሊሆን ይችላል ማለት ነው። ከሞላ ጎደል የማነበው ደስ ስላለኝና ውስጤን ለማርካት እንዲሁም ደግሞ እውቀትን ለማግኘት ለመክሰም ስለሆነ። በዛ ምክንያት ነው ንባብ የማነብ ማለት ነው። እና ምን አይነት መጽሐፍ ነው? መታነብ ካላችሁኝ ልብ ወልድ ሊሆን ይችላል ሃይማኖታዊ መጽሐፍ ሊሆን ይችላል እንደገናም ደግሞ ቁም ነገር አዝል መጽሐፍ ሊሆን ይችላል የማነበው ማለት ነው። ለምሳሌ ጠዋት ጠዋት የማነበው ሃይማኖታዊ መጽሐፍ ነው። ሲቀጥል ደግሞ ወደ ሁለት ሰዓት ወደ ሶስት ሰዓት አካባቢ ከነገ በኋላ የማነበው መጽሐፍ ምን አይነት ነው? ትምህርታዊ የሆነ መጽሐፍ እንዴት ስራ መያዝ እንዳለብኝ እንዴት ብዬ እንደምቀጥል ምናምን የሚያስረዳኝ መጽሐፍ ነው ማለት ነው። አስራ አንድ ሰዓት አካባቢ ደግሞ መጽሐፍ አነባለሁ ያም ደግሞ ለምንድነው የማነበው ምን አይነት መጽሐፍ ነው የሚለውን እነግራችኋለሁ። ለምንድነው የማነበው ራሴን ፈታ ለማድረግ ራሴን ለማዝናናት በሚል። የልብ ወለድ መጽሐፍ አነባለሁ ማለት ነው። እና የልብ ወለድ መጽሐፍ ትልቅ የሆነ ጥቅም አለው አንዳንድ ነገራቶችን የህይወት ውጣ ውረዶችን እንድትማር እንድታውቅ ያደርግሃል ማለት ነው። እና የልብ ወለድ መጽሐፍ በማንበብ አደራ አላችኋለሁ። ሁላችሁንም ሲቀጥል ደግሞ ስለ ሳይንቲስት የተወሩ ስለ ጠፈር የተወሩ ስለ አዲስ ነገራቶች የተወሩ መጽሐፍ አነባለሁ ማለት ነው። ይሄን ይሄን ያህል ደግሞ መቼ መቼ ነው? የምታነብ ካላችሁኝ። ቅዳሜና እሁድ እንደዚህ አይነት መጽሐፍ አነባለሁ ስለ ጠፈር ስለ ሳይንቲስት የሚያወራ መጽሐፍ ቅዳሜና ዕሁድን መርጬ አነባለሁ ማለት ነው። ሌላውን ጊዜ በአግባቡ እጠቀማለሁ ሁል ጊዜ መጽሐፍ ላይ እኔ ጎበዝ ነኝ መጽሐፍ ንባብ ላይ በደንብ አድርጌ ነው የማነብ ማለት ነው። እና በቀን ሶስቴ በቀን ሁለቴ በቀን አራቴ የማነብበት ሰዓት አለ ማለት ነው። ያም የሆነው ምንድነው? ስራ ከሌለኝ ለምሳሌ። ፍሪ ከሆንኩኝ ነፃ ከሆንኩኝ መጽሐፍ ከፍቼ አነባለሁ ማለት ነው። ለምሳሌ የተለያዩ ስራ ከልልኝ ወደ ስራ መሄድ የማያስፈልግበት ሰዓት ይኖራል። በዛ ሰዓት እጠብቅና ምን አደርጋለሁ መጽሐፍን ከፍቼ አነባለሁ። ማለት ነው ስለዚህ መጽሐፍ ማንበብ ጥሩ ነው። በተለይ የልብ ወለድ ከሆነ መጽሐፍ የተለያየ የንባብ ልምዳችሁ እንዲዳብር ያደርጋል ማለት ነው። የልብ ወለድ መጽሐፍ ካነበባችሁ በኋላ የሳይንቲስት ወይም ቁም ነገር አዝል መጽሐፍ ስታነቡ የዛን ጊዜ ጭንቅላታችሁ የመስፋት ቻንስ እድል ይኖረዋል ማለት ነው። እና ተጠቃሚ ትሆናላችሁ ብዬ አስባለሁ። እና በቀን ደግሞ ልታነቡበት የምትችሉበት ሰዓት ጠዋት ነው። ጠዋት ከእንቅልፋችሁ ከተነሳችሁ በኋላ ወዲያውኑኑ መጽሐፍ ስትከፍቱ ጭንቅላታችሁ ከእረፍት መልስ ስለሆነ። ያን ስራ ያገኘው ወይም ያን መጽሐፍ ያገኘው ወዲያው የመሸምደድ የመያዝ እንዲሁም ደግሞ ደስ እያለው የማንበብ የሆነ ስልት አለው ማለት ነው። እና መጽሐፍ መንበብ አለባችሁ ጠዋት ተነስታችሁ እላለው። እና መጽሐፍ የማያነብ ሰው ይጎዳል ብዙ አይነት ጉዳቶችን ሊያመጣ ይችላል ማለት ነው። ከሰው በታች ሊሆን ይችላል እውቀት ያንሰዋል ሙሉ ሰው መሆን አይችልም። የመጽሐፍ ጥቅሙ አንዱ የረሳሁት ቅድም መጽሐፍ ማንበብ ሙሉ ሰው ያደርጋል ይባላል እኛ ሀገር ላይ ማለት ነው። እና መጽሐፍ እያነበባችሁ ራሳችሁን ለመሙላት እውቀታችሁን ለመጨመር መጣር አለባችሁ ብዬ አስባለሁ ማለት ነው። እና በመጽሐፍ አደራ አላችኋለሁ መጽሐፍ የሚያነብ ሰው ሁሌም ሁልጊዜም ቢሆን ተጠቃሚ ነው። መጽሐፍ አንብቡ። አንድ ነገር ለመስራት እኮ እውቀት ያስፈልጋል አይደለ ያንን እውቀት ደግሞ የምናገኘው መጽሐፍ ላይ ነው። መጽሐፍ ማናነብ ከሆነ። ሁሌም እውቀታችን ትንሽ ይሆናል ምንም አይነት እውቀት አናገኝም ማለት ነው። እና መጽሐፍ ማንበብ አለባችሁ። መጽሐፍ በማንበብ አደራ እላችኋለሁ። ከህፃንም ትልቅም አዋቂም ሁሉም መጽሐፍ እንዲያነብ መጽሐፍ እንዲያነብ ገፋፋዋለሁ ማለት ነው። መጽሐፍ የምታነቡ ከሆነ አእምሮአችሁ ይጠገናል። የተለያየ አካላዊ ነገራቶችን መስራት ያለባችሁን ያመላክታችኋል። ለምሳሌ ብዙ አይነት መጽሐፎች አሉ እኮ የስፖርት መጽሐፎች አሉ አይደለ። እነዛን በማንበብ ጊዜያችሁን ሰጥታችሁ ማንበብ ይኖርባችኋል ማለት ነው። ቢያንስ በቀን አራቴ ወይም አምስት ጊዜ ማንበብ አለባችሁ ብዬ እመክራችኋለሁ። እኔ ወንድማችሁ ሙባረክ አልጋዙኝ አብሬያችሁ የነበርኩኝ በዚህ ዙሪያ አደራችሁን እላችኋለሁ። እና እወዳችኋለሁ አመሰግናለሁ። ቻው

ድንጋይ ድንጋይ ስብስብ ታደርጋለህ ድንጋይ ስብስብ አዎ ሰብስባለሁ ድንጋይ መሰብሰብ ለምን ይጠቅማል? ካላችሁኝ ለቤት ግንባታ አብዛኛው ቤት አሁን ላይ እየተገነቡ ያሉት በድንጋይ ምክንያት ነውና ድንጋይ መሰብሰብ ያስፈልጋል። ድንጋይ ከሌለ ጠንካራ የሆነ ግድግዳ መሰራት አይቻልም ማለት ነው። እንዲሁም ደግሞ ሙሶሶ የበሬት የመሬት መሰረት የሚሰራው በድንጋይ ነው። ድንጋይ ከሌለ የመሬት መሰረት መቆም አይችልም ማለት ነው። እና ድንጋይ በጣም ወሳኝ ነገር ነው። ድንጋይ ለብዙ አላማ ይውላል አንዱ አላማው ምንድነው? ቤት ለመስራት አሁን እንዳልኩት ሲቀጥል ደግሞ ሌላው አላማው ደግሞ ለቤት ለጣራ ወይም ደግሞ ለወለል ጥንካሬ በሚል ወለል ላይ ወይም ጣራ ላይ ያስቀምጡታል ማለት ነው። ድንጋይን እንዲሁም ደግሞ ድንጋይ ይቀጠቀጥና ለ ከአሸዋ ጋር ተደርጎ ቤት እንዲመረግ ይደረጋል ማለት ነው። ያ ማለት ተሰብሮ ተፈርካክሶ ኮብልስቶን ይሆናል። ለመሬት ማሳመሪያ ለአስፋልት ማሳመሪያ ይጠቀሙበታል ማለት ነው። እንዲሁም ደግሞ ከእንትን ጋር ሆኖ ከየሆነ ከፕላስት ከማስቲሽ ጋር ሆኖ ከጥቁር ጋር ማስቲሽ ሆኖ አስፋልት ከሚሰራበት መሳሪያ ጋር ሆኖ ከእሱ ጋር ሆኖ አስፋልት ይሰራሉ ማለት ነው። እና አስፋልት በዛ መልኩ ለመስራት ድንጋይ ያስፈልጋል ማለት ነው። ድንጋይ ወሳኝ ነገር ነው። ድንጋይ ብዙ ነገራቶች ይጠቅማል እንደው ስናየው ግኡዝ ሆኖ ብንመለከተውም ብዙ ጥቅም አለው የማይጠቅም ነገር የለምና ማለት ነው። እዚህ አለም ላይ የማይጠቅም ነገር የለም። የድንጋይ ጥቅም ብዙ ብዙ ጥቅም አለው ማለት ነው። መሬት ላይ የሚፈልቅ የሆነ መሬት እንዳይሰርግ እንዲሁም ደግሞ መሬት እንዳይሰምጥ ወደ ታች እንዳይሰምጥ ያደርጋል ማለት ነው። ድንጋይ ስላለ አፈሩ ሁል ጊዜ የመሸርሸር እንትን አያጋጥመውም ማለት ነው። አደጋ አያጋጥመውም እና ድንጋይ በጣም አስፈላጊ ነገር ነው። ድንጋይ ብዙ ጥቅሞች አሉት እንዳልኩት አንድ የቤት መስሪያ ይሆናል እንዲሁም ደግሞ ከአሸዋ ጋር በመደባለቅ ከሲሚንቶ ጋር በመደባለቅ ቤት እንዲጠነክር ግድግዳ እንዲጠነክር ያደርጋሉ ማለት ነው። እንዲሁም ደግሞ ለተለያዩ ነገራቶች ለመስበር ድንጋይ ስንል አሁን የተለያዩ ነገራቶችን እንጨት ሊሆን ይችላል። እንዲሁም ደግሞ ጣውላ ሊሆን ይችላል። ቢስማር ለመምታት ሊሆን ይችላል እንደዚህ እንደዚህ አይነት ነገራቶችን በድንጋይ ነው የምንፈጽማቸው ምክንያቱም ድንጋይ ጠንካራ ስለሆነ ስለማይሰበር የመሰበር እድል ሰለሌለው የተለያዩ ነገራቶችን ለመስበር እንጠቀምበታለን ማለት ነው። እኛ መስበር የማንችለው ለምሳሌ ብረትን ይመስል ብረትን ለማጣመም ይጠቅማል። እንዲሁም ደግሞ ችፑድን ለመስበር ጣውላን ለመስበር ይጠቅማል። እንዲሁም ደግሞ የተለያዩ ነገራቶችን በ በእጃችን መስራት የማንችላቸውን ነገር ድንጋይን ተጠቅመን የተለያዩ ነገራቶች ማድረግ እንችላለን ማለት ነው። ያን የማንችለውን ነገር መፈጸም እንችላለን ብዬ አስባለሁ ማለት ነው። እንዲሁም ደግሞ ከሞላ ጎደል የድንጋይ ለ ለመቀመጫ ያገለግላል። አይታችሁ ከሆነ ድንጋይ ለመቀመጫነት ያገለግላል አሪፍ ድንጋይ የሆነ ለምሳሌ አንድ ሰው ደክሞት ከዛ ድንጋይ ላይ መቀመጥ ይችላል ማለት ነው። እንዲሁም ደግሞ ድንጋይ ለምን ያገለግላል? ድንኳን ለድንኳን መወጠሪያ ያገለግለል ማለት ነው ያ ማለት ድንኳን የተዘረጋ ድንኳን ድንጋይ ስናስቀምጥበት ያ ድንኳን ንፋሱ አይወስደውም ማለት ነው። ንፋስ እንዳይወስደው ክብደት ያለው ነገር ስንፈልግ የዛን ጊዜ በአእምሮአችን የሚመጣው ነገር ቢኖር ምንድነው? ድንጋይ ነው ማለት ነው። እና ድንጋይ ለነዚህ ለነዚህ ትልቅ የሆነ ጥቅም አለው ብዬ አስባለሁ ድንጋይ ማለት ነው። እንዲሁም ደግሞ ሲቀጥል ድንጋይ ከለለ ለምሳሌ አንድ ለምሳሌ አንድ አራዊት አንድ የዱር አራዊት ሲመጣ አንድ እንስሳ ሲመጣ ድንጋይ አንስተን ያን እንስሳ መምታት እንችላለን ማለት ነው። ምክንያቱም ያ እንስሳ ሊበላን ነው ወይም ሊነክስን ሲመጣ ያን እንስሳ በድንጋይ በድንጋይ ልንከላከል ወይም ደግሞ ልንገድለው እንችላለን ማለት ነው። ለምሳሌ ያበደ ውሻ ወደ እኛ እየሮጠ ሲመጣ ከአጠገባችን ምንም አይነት መሳሪያ ከሌለ ድንጋይ በማንሳት ያን ውሻ ልንመታውና ልንጎደው እንዲሁም አልፎ ደግሞ ልንገድለው እንችላለን ማለት ነው። በድንጋይ ምክንያት ማለት ነው። እና ድንጋይ ለሰው ልጅ ወሳኝ ነው። ድንጋይ አስፈላጊ ነው። ከሌሎች አንፃር ብናየውም ያን ያህል አስፈላጊነቱ ከሌሎች አንፃር እኩል ባይሆንም ባያስፈልግም ግን ድንጋይ አስፈላጊ ነው። እዚህ አለም ላይ እንዳልኩት የማያስፈልግ ነገር የለም። ድንጋይ ራሱ ያስፈልጋል ብዬ አምናለሁ እኔ በበኩሌ አመሰግናለሁ

በቀን ስንት ሰዓት ትጠቀማለህ? በቀን ስንት ሰዓት ስልክ ትጠቀማለህ? እኔ በቀን የምጠቀመው ሁልጊዜ ነው ጠዋት ስነሳ እጠማለሁ ማታም ቀንም እንዲሁም ደግሞ በየአስር ደቂቃው ስልኬን እጠቀማለሁ ማለት ነው። አስር ደቂቃ ከተጠቀምሁ በኋላ ትንሽ አርፍና የሆነ የምሰራው ስራ ካለ እወጣና ያን ስራ ከጨረስሁ በኋላ በጨረስሁበት ሰዓት መልሼ ስልኬን እጠቀማለሁ ማለት ነው። ጠዋት እጠቀማለሁ እንዲሁም ደግሞ አንድ ሰዓት ከተጠቀምሁኝ ሁለት ሰዓት እጠቀማለሁ። ከዛ በኋላ ስድስት ሰዓት እጠቀማለሁ። ክላስ ከገባሁ በኋላ ስድስት ሰዓት ስለምወጣ ስድስት ሰዓት እጠቀማልሁ። ከዛ በኋላ ደግሞ ከስድስት በኋላ አንስቶ ስድስት ሰዓት እስከ ስምንት ሰዓት እስከ ሰባት ሰዓት እጠቀማለሁ። ከሰባት ሰዓት በኋላ ደግሞ ምን አደርጋለሁ? ከሰባት ሰዓት በኋላ ስምንት ሰዓት ዘጠኝ ሰዓት ሁሉም ጊዜ እጠቀማለሁ ማለት ነውከሞላ ጎደል እና ብዙ ጊዜ ስልኬን እጠቀማለሁ። ስልክ ይሄ የሆነበት ምክንያት ሱስ ስላለኝ ነው። የስልክ ሱስ በስልክ ብዙ ነገር ስለማደርግ ነው። ማለትም ስለምማር ስራየን የምሰራው በስልክ ነው። ከሰው ጋር ከጓደኞቼ ጋር የምገናኘው በስልክ ነው። ከቤተሰቦቼ ጋር የምገናኘው በስልክ ነው በዚህም ምክንያት በቀን ከአምስት ሰዓት ከሰባት ሰዓት በላይ ስልክ እጠቀማልሁ ማለት ነው። ከሰባት ሰዓት ጊዜ በላይ ያ ማለት ከሰባት ሰዓት በላይ ማለት ወደ ሃምስ ጊዜ ማለት ነው። ወደ ሃምሳ ጊዜ ስልኬን አበራለሁ አጠፋለሁ ስልኬን አበራለሁ አጠፋለሁ ማለት ነው። ይበራል ይጠፋል ይበራል ይጠፋል ማለት ነው። ያ የሆነበት ምክንያት ከሱሱ አንፃር ነው። በሃያ አራት ሰዓት ሙሉ ያን አደርጋለሁ ማለት ነው። በቀን ደግሞ ከአሥራ ሁለት ሰዓት ሙሉ ስኬን አጠፋ አበራለሁ አጠፋለሁ አበራለሁ አጠፋለሁ ማለት ነው። ምክንያቱም በስልክ ነው። ብዙ ነገር የማደርገው እና ያ ነው እኔ የምጠቀምበት ሰዓት ወደ በተለይ ጠዋት ጠዋት እጠቀማለሁ ጠዋት ጠዋት ከአሥራ አንድ ሰዓት ጀምሮ እስከ አንድ ሰዓት ያለውን እጠቀማለሁ ስልክ ወደ አራት ሰዓት አካባቢ እጠቀማለሁ ማለት ነው። ከዛ በኋላ ከሁለት ሰዓት እሰከ አራት ሰዓት ያለውን ደግሞ ትምህትር ቤት በመሆን ከፍቸው እጠቀምበታለሁ ማለት ነው። እንዲሁም ደግሞ ከአራት ሰዓት እስከ ስምንት ሰዓት ደግሞ አሁንም ስልኬን እከፍትና የተለያዩ ነገራቶችን አያለሁ ማለት ነው። ቪዲዮዎችን ሊሆን ይችላሉ ሌክቸሮችም ሊሆን ይችላሉ ትምህርት የሚያግዘኝን ነገር አደርጋለሁ ማለት ነው። ከዛ በኋላ ምን አደርጋለሁ? ትንሽ እተኛና አንድ ሰዓት ወም ሁለት ሰዓት እተኛና ከዛ በኋላ ስልኬን አበራለሁ ስልኬን አብርቼ ደግሞ አሁን ደግሞ በድጋሜ ምን አደርጋለሁ የተለያዩ ነገራቶችን አደርጋለሁ ከተማርሁኝ እማራለሁ እንዲሁም ደግሞ ስራ ካለ ደግሞ ስራ እፈላልጋለሁ በስልኬ ማለት ነው። እንዲሁም ደግሞ ሰው ከጎደለ ሰው ከደወለልኝ አባቴ ከደወለልኝ እናቴ ከደወለችልኝ ቤተሰቦቼ ባጠቃላይ ከቤተሰቦቼ አንዱ አካል ከደወለልኝ ያን ስልክ በመክፈት ኢሞ ወም ቪዲዎ ኮል እናወራለን ማለት ነው። በኢሞ ልናወራ እንችላለን ወይም ደግሞ በቮይስ ልናወራ እንችላለን በቪዲዎ ኮል ልናወራ ማለት ነው። እና በዚህ መልኩ እናወራለን እንዲሁም ደግሞ ስልኬን ለአንዳንዴ በምን መልኩ እጠቀማለሁ ሜሴጅ በመጻፍ ደግሞ እጠቀማለሁ። ሚሴጅ እየተላላክሁኝ ከዘመዶቼ ጋር ከብራዘር ጋር ወይም ከሲስተር ጋር ሊሆን ይችላል ሚሴጅ እየተላላክነ እናወራለን ማለት ነው። በዚህ መልኩ ጊዚያችችንን እናሳልፋለን ማለት ነው። እና በቀን ረጅም ሰዓት ስልኬን እጠቀማለሁ። በቀን ቢያንስ በቃ እንዳልሁት አሁን ላይ እንዳልሁት ወደ ሃምሳ ጊዜ አካባቢ ስኬን እጠቀማለሁ ማለት ነው። አበራለሁ አጠፋለሁ አበራለሁ አጠፋለሁ አበራለሁ አጠፋለሁ ማለት ነው። እንደዛ በሚሆንበት ሰዓት ብዙ ጊዜ ስልኬን እጠቀማለሁ ማለት ነው። በቀን እና ያ ነው አንዱ መሰናክል የሆነኝ ስራወችን እንዳልሰራ ከሰው ጋር እንዳልቀርብ ሶሻል የሆነ ማህበራዊ የሆነ ግንኙነት እንዳይኖረኝ ያደረገኝ ምንድንነው የስልክ ሱስ ስላለብኝ ነው። የስልክ ሱስ ባይኖርብኝ ኖሮ ከጓደኞቼ ጋር እየወጣነ ወክ እናደርጋለን የተለያዩ ቦታዎች እንሄዳለን ማለት ነው። ግን አሁን የስልክ ሱስ ስላለብኝ ስልክ ሱስ ስላስያዘኝ ምንድን ነው? የማደርግው ስልኬን ከፍቼ ከተለያዩ ጓደኞቼ ጋር በስልክ ብቻ ነው የምንገናኝ ማለት ነው። የአካል ግንኙነቶች እየራቁ ይመጣሉ። ማህበራዊ ግንኙነቶች የአካል ግንኙነቶች እየራቁ ይመጡና ሁሉ ነገር በስልክ መሆን ይጀምራል ማለት ነው። እና ያ የስልክ መጥፎ ጎኑ ነው ብየ አስባለሁ ማለት ነው። የስልክ ደግሞ ጥሩ ጎኑ ነው ብየ የማስበው ምንድን ነው? መረጃ ቶሎ አገኛለሁ እሩቅ የሆነ ሰው ደውሎ እኔን ማግኘት ይችላል ማለት ነው

የምትወደው ሽታ ምንድነው የምትወደው የሽታ አይነት ምንድነው? ደስ የሚልህ የምወደው የሽታ አይነት ምንድነው ካልነህ የቸኮላታ ሽታ የቸኮላታ ሽታ ደስ ይለኛል በጣም ቸኮላታ ሽታ በጣም ደስታን የሚሰጥ መዓዛ ያለው ሽታ ነው። እና የቸኮላታ ሽታ በጣም ደስ ይለኛል ሲቀጥል ደግሞ የምወደው ሽታ ምንድነው ካላችሁኝ የማንጎ ሽታ በጣም ደስ ይለኛል። የማንጎ ሽታ ሽተው በጣም ደስ የሚል ስሜት የሚሰጥ መዓዛ ያለው የሆነ ሽታ ነው እና ፒቴት የሚከፍት የምግብ ፍላጎትን ይከፍታል እንደዚህ አይነት ሽታዎች ማለት ነው። ለምሳሌ የባናና ሽታ ኢስተር ያለበት ማለት ነው። ኢስተር ኬሚካል ያለበት የባናና ማስቲካ ሽታ የሙዝ ማስቲካ ሽታ በጣም ደስ የሚል ሽታ አለው ማለት ነው። እንዲሁ ሲቀጥል ደግሞ የዘይቱን ሽታ ዘይቱን በጣም ደስ የሚል ሽታ አለው ደስ የሚል ጣእሙም እንደዛ በዛው ልክ ነው በጣም ደስ የሚል ሽታ አለው ማለት ነው። በሽታ የምትወዱት ሽታ ማለት ምን ያህል ነው? ምን ማለት ነው ስንል አንድ ሰው አንድ አካል ለምሳሌ በተፈጥሮ ወይም ደግሞ በአካባቢው ካለው ግንኙነት ጋር የሚወደው ሽታ ይኖራል ለምሳሌ በልጅነቱ ጀምሮ የሚናፍቀው ሰው ለሰው በቃ ሽታ ይለያያል የተፈጥሮ ሽታ ሰው ሰው ለስ ሰው ከሰው ይለያያል ማለት ነው። እኔ የምወደው ሽታ ለምሳሌ እንዳልኩት ከሆነ የቸኮላታ ሽታ ከሆነ ጓደኛዬ ደግሞ የሚወደው የሽታ የሽታ ምንድነው የምን አይነት ሽታ ነው። የአይስክሪም ሽታ ሊወድ ይችላል ማለት ነው። እንዲሁም ደግሞ ሌላ የምወደው ሽታ ምንድነው ከምግብ ውጪ ካላችሁኝ ሽቶ ነው። ሽቶ በጣም ደስ ይለኛል ሽቶ በጣም አድርጌ ነው ደስ የሚል ለምሳሌ ከሽቶ ውስጥ ለምሳሌ ምን ምን አሉ ካላችሁኝ? የተለያዩ ሽቶዎች አሉ። አውሮፓ ሀገር የሚመረቱ አሪፍ አሪፍ ሽቶዎች አሉ። ከእነሱስ ሳቬጅ ሽታ በጣም ደስ ይለኛል የሳቬጅ ሽቶ ሽቶ በጣም ደስ ይላል እና ያን ሽታ እስካሁን ድረስ አረሰውም ማለት ነው። እና ሰውነቴ ላይ ሱፌ ላይ ስወጣ ወደ ስራ ያን ሽቶ ነው ተቀብቼ የምሄድ ማለት ነው። እና ደስ ይለኛል ያ ሽታ ማለት ነው። ሲቀጥል ደግሞ ደስ የሚለኝ የቴምር ሽታ ነው። የቴምር ሽታ በጣም ደስ ይለኛል ማዕዘው ደስ ይለኛል ማለት ነው ምግቡም ደስ ይለኛል ሽታውም ደስ ይለኛል ማለት ነው። የቴምር ምግብ እንዲሁም ደግሞ ሲቀጥል ደግሞ ደስ የሚለኝ ሽታ ምንድነው የእንቁላል ሽታ። የምግብ ሽታ ነው አሁንም እየጠቀስኩ ያለ የእንቁላል ሽታ በጣም ደስ ይለኛል። እንቁላል እየተጠበሰ ሳለ ሲቀርብ ሽተው እንፋሎቱ በጣም ደስ የሚል ሽታ ያመጣል ማለት ነው። ሲቀጥል ደግሞ የኬክ ሽታ በጣም ደስ ይለኛል ኬክ እየተቦካ ከሆነ ሊሰራ እያለ ከሆነ የኬክ ሽታ በጣም አድርጌ ነው የምወደው ማለት ነው። እና ብዙ አይነት ሽቶዎችን እወዳለሁ እኔ ማለት ነው ደስ የሚሉ በተለይ የምግብ ሽታዎችን በደንብ አድርጌ ነው የምወድ እና። እና በጣም እንደዚህ አይነት ሽታዎች ያስፈልጋሉ ለሰው ልጅ ለኑሮ ኑሮ ደስ ብሎት እንዲቀጥል አእምሮ ፈታ እንዲል። እንደዚህ አይነት የምግብ ሽታዎች ጥሩ ሽታ ያላቸው እና ጥሩ ጣዕም ያላቸው ሽታ አሪፎች ናቸው ማለት ነው። በነገራችን ላይ ጥሩ ጥሩ ቴስት ያለው ጥሩ ጣዕም ያለው ምግብ ጥሩ የሆነ ሽታ አለው በዚህ እስማማለሁ። ይሄን ለማሳወቅ እወዳለሁ ማለት ነው። ጥሩ ጣዕም ያለው ምግብ ምን ማለት ነው? ለምሳሌ እንቁላል አሁን ጥሩ ጣዕም ያለው ምግብ ነው። ጥሩ ጣዕም ስላለው ምን ምን ሽታ አለው ጥሩ የሆነ ሽታ አለው ማለት ነው። እንዲሁም ደግሞ ቸኮላታ ጥሩ የሆነ ጣዕም አለው አይደለ ጥሩ የሆነ ሽታለው አለው ማለት ነው። እና ጥሩ የሆነ ጣዕም ምንን ያሲዛል ጥሩ የሆነ ሽታን ያሲዛል ማለት ነው። እና በዚህ መልኩ እንዲሁም ደግሞ ጥሩ የሆነ እይታ ያለው የሚያምር የሆነ እይታ ያለው የሚያምር የሆነ ጣዕም አለው ማለት ነው። እንደሚመስለኝ ከሆነ የሚያምር የሆነ ጣዕም አለው እና በዚህ መልኩ ይያያዛሉ ሁሉ የሚያምር የሆነ ከለር ያለው እሳ የሚያምር የሆነ ጣዕም አለው ካልነ ሊሆን ይችላል። ለምሳሌ ቢጫ ጠረን ነው ለምሳሌ እንቁላል ማለት ነው እና ሀሪፍ ጠረን ያለው ጣዕሙ አሪፍ ነው ማለት ነው። ግን እዚህ ላይ የሚያምር የሚያምር ጠረን ያለው የሚያምር ጣዕም አለው። ማለት እንደዛ ካልነ ለምሳሌ በርበሬ ለምሳሌ በጣም ቀይ ነው። የሚያምር ጠረን አለው። የሚያምር የሚያምር ጣዕም አለው ማለት ነው አይደለም ያቃጥላል ማለት ነው። እና በዚህ መልኩ የሚያምር ጠረን ብቻ የሚያምር ጣዕም አያመጣም ለማለት ነው።

የምታውቀውን አንድ ምሳሌ ንገረኝ እኔ አንድ መናገር የፈለኩት ምሳሌ ምንድነው? አንድ ወንድማችን ነበረ። እንደዚሁ በጣም ሰውነቱ ቅርጻም ነበረ። ክብደት ይሰራል ስፖርት ይሰራል እና ሲክስ ፓክ ነበረው ደረት ነበረው እና በጣም የሚያምር ወጣት ልጅ ነበረ። እና አንድ ጊዜ ከአንድ የሃይማኖት መምህር ጋ ተገናኝና። የሆነ ጥያቄ ሊጠይቁ ሃይማኖት የሃይማኖት መምህሩን የሆነ ጥያቄ ሊጠይቀው ፈለገና። ምን አለው ስሙ ኡስታዝ ሳዳት ይባላል። እና ኡስታዝ ሳዳት የሆነ አንድ ጥያቄ ልንጠይቅህ ፈልገን ነበረ። እንደዚህ እንደዚህ ነው ምን ትላለህ ምናምን ብለው። ጠየቁት ማለት ነው። እሱ እሱና ጓደኛው ኡስታዝ ሳዳትን ጠየቁት። ከዛ በኋላ ኡስታዝ ሳዳት ከመመለሱ በፊት መልሱን ምን አላቸው? ትሰግዳላችሁ ወይ አላቸው። አይ አንዳንዴ እንሰግዳለን ምናምን ነገር አሉት። ሲሉት አይ መጀመሪያ ሶላት ይቀድማል። ኑ አሁን ወደ መስጅድ እንሂድ። ና ወደ መስጂድ እንሂድ ብሎ ያን ግብደውን ሰውዬ ግብዳውን ልጅ ግብዳውን ወጣት ወደ መስጂድ። እንህድ ሲለው ምናል ያ ግብዳ ሰውዬ አይ ሻወር ምናምን ነገር ብሎ አሳበበ ትንሽ ማሳበቢያ አርጎ ማለት ነው በዛ አሳበበ። ከዛ በኋላ ካሰበበ በኋላ እንግዲህ ሌላ መጀመሪያ ሶላት ይቀድማል ምናምን ብሏቸው ሰላም ብሏቸው ከሄደ በኋላ። ያ ሰውዬ ያ ግብዳ ሰውዬ ከአንድ ወር በኋላ ምናምን ደወለና ምን አለ? ኡስታዝ ይቅር በለኝ አፉ በለኝ አለ። ኡስታዝ በጣም ይቅርታ ታምሜያለሁ። አፉ በለኝ ምናምን አለ እንደዚህ እንደዚህ ብየህ ነበር ይቅርታ አፉ በለኝ ዱአ አርግልኝ። በካንሰር ታምሜያለሁ። መነሳት አልችልም አሁን አልጋዬ ላይ ነው ያለው ምናምን ብሎ እያለቀሰ ደወለለት ማለት ነው ለ ኡስታዝ ሳዳት። እዛ ኡስታዝ ሳዳት ካለበት ኸደ። ከዛ ሲሄድ የተመለከተው ነገር በጣም ያሳዝናል እንዲሁምጨምንድነው የተመለከተው ነገር ካላችሁኝ? እሱ ያ ግብዳ የነበረው ሰውዬ በጣም ከስቶ። በህመም እየተሰቃየ ማለት ነው። እናቱ እና እህቶቹ እያለቀሱ አሉ እሱን እያዩ ማለት ነው እና ኡስታዝ ሳዳት መጦ። ካለበት ቦታ አንስቶ ወደ አልጋው አሰቀለው ማለት ነው። ያ ግብዳ የነበረው ሰውዬ። ኡስታዝ ሳዳት በዛ ሰውነቱ ተሸክሞ ከአልጋው ላይ አደረገው ማለት ነው። እና ይሄ በጣም የሚገርም የሚያሳዝን የሆነ ምሳሌ ነው ለሁላችንም ማለት ነው። እና በነገበታው ከታመመ በኋላ ያው ሞተ ማለት ነው። እና ይሄን ምንድነው እንደ ምሳሌ ያመጣሁላችሁ? ቁም ነገሩ ምንድነው ካላችሁኝ? አሁን በህይወት እያለነ በወጣትነታችን እንጠቀምበት። ወጣትነት ማለት ትልቅ የሆነ የወርቅ ዘመን ነው። ብዙ ነገር ልንሰራበት እንችላለን ብዙ ነገር ልናተርፍበት እንችላለን ኢልም ልንማርበት እንችላለን ሰዎችን ልናስተምርበት እንችላለን። ለዲናችን ትልቅ የሆነን ስራ ሰርተንበት ልናልፍ እንችላለን ይሄ የወጣትነት ጊዜያችንን ማለት ነው። ከዚህ ሰውዬ መማር ያለባችሁ ከታመመ በኋላ። ከተሰቃየ በኋላ ሊሞት ካለ በኋላ የወጣትነት ጊዜው የነበረበት አቋሙ ሰውነቱ ናፈቀው ማለት ነው። እንደዛ እንደይሆን አሁን እድላችንን መጠቀም አለብን ነው የተሰጠነን ከአላህ የተሰጠነን ጸጋ መጠቀም አለብን። ምሳሌ ሊሆነን ሊሆነነ ይገባል ይሄ ጓደኛችን ይሄ ወንድማችን ማለት ነው። አሁን ሞቷል። እናቱን እህቶችን ጥሎ ሞቷልና በዚህ ምክንያት ሞት አይቀርም። ስለዚህ ለዲናችን እንስራ። ሚጠቅመነን ነገር ብቻ እናድርግ። ሶላታችን በአግባቡ እንስገድ እላለሁ ማለት ነው። እያልኩኝ እኔ ወንድማችሁ ራሴንም እናንተንም አስታውሳለሁ ማለት ነው። በዚህ ጉዳይ። እና እባካችሁ ወጣቶች ከአሁኑ ታገሉ ከአሁኑ ጣሩ። አሁን ማትታገሉ ከሆነ ነገ እርጅና ይወቅሳችኋል ማለት ነው። ምን አሉ አንዱ ሰውዬ ምን አሉ አንዱ? አሮጌ አንዱ ሽማግሌ ሰውዬ ምን አሉ? እንደው ወጣትነቴ በመጣና እርጅናዬ ያደረገኝን በነገርኩት አሉ። ወጣትነቴ በመጣልኝና እርጅናዬ ምን እንደሰራኝ? በነገርኩት ለወጣትነቴ አለ። እንደው እንዲጠነቀቅ ካሁኑ እንዲሰራ ምን እንዲል? እርጅና የሰራኝን እንደው ነገር በነገርኩት እንደው በወጣትነት ያለና በጣም የሚያሳዝን ነገር ነውና። አሁን ወጣት የወጣትነት ጊዜያችሁን ተጠቀሙበት እህቴ የወጣትነትሽን ጊዜ ተጠቀሚበት። አትገላለጪ ምን አትበይ? ውበት ይጠፋል። ውበት ዘላቂ አይደለም። ካሁኑ ተሸፈኚ ከአሁኑ ተሰተሪ ትደርሽበታለሽ እኮ ነገ ከአላህ ፊት የውመል ቂያማ። ባዶ ራቁታችን ነው አይደል የምንቆም እንደርስበታለን እኮ ለመገላለጡ አሁን መገላለጡ ምን

የቅጥር ሂደት እንዴት ነው? የቅጥር ሂደት። አዎ እኔ እንኳ የ ልቀጠር ስል ብዙ ነገራቶች ብዙ መረጃዎችን አምጣ ተብዬ ነበረ። የትምህርት ውጤትን የስምንተኛ ክፍልን የሰባተኛ ክፍል የአስረኛ እና የአስራ ሁለተኛ ክፍል ውጤትህን እና ደሞ የዩኒቨርሲቲ የተማርከውን ውጤትህን ሁሉን ሲቀጥል ደሞ ኦሪጅናል የሆነውን ኤግዚት ኤግዛም ያለፍክበትን ውጤትህን አምጣ ተብዬ ነበር ማለት ነው። ልቀጠር ስል እና ቀጠሮ ላይ ኢሄን እንደዚ እንደዚ አይነት ነገራቶችን መዝገብ ይጠይቃሉ እና መዝገብህን አሟልተህ ማስቀመጥ አለብህ ማለት ነው። በዚህ ጉዳይ ስለምትጠየቅ እና የቅጥር ሂደቴ በጣም የሚያስፈራ ነበረ። ትንሽ አለቃውም አየውና ነገሩን በጣም ከባድ መሆኑን ሲረዳ ውጤቴ ከፍ ያለ መሆኑን ሲረዳ ሊቀጥረኝ ወስኗል ማለት ነው። እዛ በኋላ ግን ያ የኔ አለቃ በቃ በፍቅር ሁኔታ በሚገርም ሁኔታ ከእኔ ጋ ግንኙነት አለው ማለት ነው። ከምግብ በኋላ ለምሳሌ ከስራ በኋላ ምግብ ቤት እኔዳለን ሸይ እየጠጣን ምን እያልን እናሳልፋለን ማለት ነው። ግን ገና ሳያውቀኝ የቅጥር ሂደቱ ግን በጣም ከባድ ነበረ። ለመቀጠር ያየውት ስቃይ ብዙ አይነት ነበረ ማለት ነው። ከዚ ድርጅት ከመቀጠሬ በፊት ብዙ ድርጅቶችን ፈልጊያለው ብዙ ቦታዎች ያልገባሁበት ቦታ የለም ማለት ነው። እና አብዘሀኛው ግዜ በፊዚካሌን ማለትም ሰውነቴን እያዩ አጭር በመሆኔ ቀጭን በመሆኔ ያንን እያዩ ለመቅጠር ፍላጎት አልነበራቸውም ማለት ነው። ግን አንድ ድርጅት ብቻ እኔን ውጤቴን በማየት ማንነቴን በማየት ቃለመጠይቅ በማድረግ እና የኔን አቅም የኔን ችሎታ በመገንዘብ ይሄ ለድርጅቴ ይጠቅማል በማለት ሊቀጥረኝ ችሏል ማለት ነው። አሁን ያለውበት ድርጅት እና እስካሁን ድረስ እኔም ደሞ በሀቀኝነት እያገለገልኩት ነው። ያለው ያን ድርጅት የሚሰጠኝንም ማንኛውንም ስራ ሳልሰላች ሳልደክም እንዲሁም ደሞ ለሌላ ቀን ሳላራዝም በተሰጠኝ ሰዓት ወዲያውኑ ጨርሼ ለአለቃዬ አስረክባለው ማለት ነው። ይሄ ነው የኔ ማንነት ማለት ነው። እና ለመምከር የምፈልገው ነገር ምንድነው? እባካቹ ስራ ስትቀጥሩ ማየት ያለባቹ ጭንቅላታቸውን እውቀታቸውን እና ውጤታቸውን ቢሆን ያገኙትን የውጤት መጠን ቢሆን የተሻለ ይመስለኛል ብዬ አስባለው። ምክንያቱም የቅጥር ሂደት ላይ አብዘሀኛው ሰው የሚያየው የሰውነት አቀማመጡን መልኩን ሊሆን ይችላል ፀጉሩን ሊሆን ይችላል። እንዲሁም ደሞ ወንድ ነው ሴት ነው ብለው የሚመርጡ አሉ ሴት ከሆነ ተመራጭ ናት። አብዘሀኛው ግዜ ሴቶች ስራ ያገኛሉ። ለብዙ ነገራቶች ምክንያቱም ደንበኛን ይስባሉ ተብለው ስለሚያስቡ ስለሚታሰቡ እና ሴቶች አብዛኛው ግዜ ስራ ይሰጣቸዋል ማለት ነው። ወንዶች ደሞ እንደዚ አይነት ስራ ላይ ብዙም ራሳቸው ነው እንጂ ፈጥረው የሚያገኙ እንደዚ አይነት ትላልቅ ስራዎችን በቅጥር ደረጃ ላያገኙ ይችላሉ ማለት ነው። ይሄ የሆነበት ምንድነው? አናቅም ያገሪቱ ችግር ነው። ወይስ ደሞ እንደአለም እንደዚ አይነት ችግር አለ። ምንድነው ችግሩ? ምንድነው መቀረፍስ ያለበት በምን ሁኔታ ነው? የሚለውን ነገር መወያየት ያስፈልጋል ማለት ነው። እንደዚ አይነት ነገር ጥሩ እንዳልሆነ ሁሉም ማህበረሰብ መገንዘብ ይፈልጋል ማለት ነው። የቅጥር ሂደቱ ከባድ ነበረ የኔ ግን በስተመጨረሻም አንድ ጓደኛ። አንድ ዘመድ ተገኝቶ በዛ ዘመድ ምክንያት ከአለቃው ጋ ደርሼ ከኩባንያው ከድርጅቱ አለቃ ጋር እኔ ደርሼ በአካል ተገናኝቼ መዝገቤን አሳይቼ ውጤቴን አሳይቼ ያመጣውትን ስኮር አሳይቼ ያመጣውትን ውጤት አሳይቼ ልቀጥር ችያለው ማለት ነው። እና የዛን ቀን እኔ የተደሰትኩት ደስታ አይረሳኝም ማለት ነው። ደውዬ ቤተሰብ ደውዬ እንዴት ናቹ ተቀጠርኩኝ ዛሬ የደስታ ቀን ነው። የግብዣ ቀን ነው። ምናምን ብዬ ኬክ የጋበዝኳቸው የጋበዝኳቸውን ቀን አረሳውም ማለት ነው። እና የቅጥር ሂደቱ በጣም የሚገርም ነበረ በዛ ሰዓት እና እስካሁን ድረስ ደሞዝም ሀሪፍ ነው። እኔም ደሞ በቅንነት እየሰራው ነው። የደሞዝ ጭማሪ በወር በወር ይደረጋል የአንዳንድ ሺ ብር የደሞዝ ጭማሪ አለና ብቻ አይከፋም ብቻ። ደሞዙም እኔንም ያብቃቃኛል እንዲውም ደሞ ቤተሰቦቼንም ያብቃቃል ለምግብ ለሆዳችን ይሆናል ማለት ነው። እና በዚ ምክንያት ያው እኔ ደስተኛ ነኝ እስካሁን ድረስ የቅጥር ሂደቱ ትንሽ ከበድ ቢልብኝም። ከዛ በኋላ ግን ያው መወጣት ችያለው እና አመሰግናለው። ዙሮ ዙሮ አመሰግናለው ለዚ ጥያቄ የተመለሰ ይመስለኛል። ጥያቄው በአግባቡ ሌላ ጥያቄ ካለ መጠየቅ ይቻላል። አመሰግናለው።

ኢንተርኔት አለ ኢንተርኔት አዎ አለኝ እጠቀማለሁ ዋይፋይ አለ ሞባይል ዳታ አለ። እና በእነዚህ መልኩ በሁለቱ እጠቀማለሁ ማለት ነው። አንዳንዴ ወይፋይ እጠቀማለሁ ቤት ስሆን ዋይፋይ እጠቀማለሁ ወደ ውጭ ስሆን ደግሞ ሞባይል ዳታ እጠቀማለሁ ማለት ነው። መስሪያ ቤት ሊሆን ይችላል እንዲሁም ደግሞ ትምህርት ቤትም ሊሆን ይችላል። የምጠቀመው ምንድነው ዳታን ነው የምጠቀመው። ወይፋይ የማልጠቀምበት ምክንያት ትምህርት ቤት ሆነ መስሪያ ቤት ወይፋይ ስለሌለ። ቤት ነው ዋይፋይ ያለና ቤት ስመለስ ብቻ ጠዋት ወይም ደግሞ ማታ ነው ዋይፋይ የምጠቀም ማለት ነው። የኢንተርኔት ዋይፋይ የምጠቀም እንዲሁም ደግሞ እሁድ እሁድ ለምሳሌ ስራ ስለሌለ ሁሌ ቁጭ ብዬ ቤቴ ውስጥ ወይፋይ እጠቀማለሁ ማለት ነው። ሌላውን ቀን ግን የምጠቀመው ዳታ ነው የምጠቀምበት ምክንያት ደግሞ ቤት ስላልሆንኩ ማለት ነው በዛ ምክንያት ዳታን ተመራጭ አደርጋለሁ ማለት ነው። ወይፋይ እና ዳታ ምንድነው ልዩነታቸው ካልነ? ዋይፋይ ማለት ያው በወር በወር የሚከፈል በየሰአቱ ሚሴጅ የማይልክ ማለት ነው። ማለትም በየሰአቱ ሚሴጅ እየላከ ዳታህ አልቋል ምን አልቋል የማይል ሀሪፍ የሆነ ኔትወርክ ሲስተም ነው ማለት ነው። ይሄ ዋይፋይ የምንለው ዳታ ግን በየሰአቱ ገንዘብ እየሞላህ ለቴሌም ሊሆን ይችላል ለሳፋሪኮም ሊሆን ይችላል። ከዛ በኋላ ነው ዳታውን የሚለቁልህ እና በዛ ምክንያት ልዩነት አላቸው ብዬ አስባለሁ። እና ከሁለቱ የትኛው ነው ጠቃሚው ካልነ? ዳታ ነው ወይስ ዋይፋይ ነው ካልነ? መጀመሪያ በሁለት እንክፈላችሁ ከብር አንፃር እና ከፍጥነት አንፃር ብለን ከገንዘብ ከገንዘብ አንፃር እና ከፍጥነት አንፃር ብለን በሁለት እንክፈላችሁ። ከገንዘብ ከገንዘብ አንፃር ስንል የትኛው ነው ማለት ኢንተርኔት ነው ወይስ ሞባይል ዳታ ነው ከገንዘብ አንፃር? ብዙ ገንዘብ የሚፈጅ ብዙ ገንዘብ የሚጠይቅ ስንል ምንም ጥርጥር የለውም ሁለቱም ብዙ ገንዘብ ይጠይቃሉ። ግን ሞባይል ዳታ ብዙ ገንዘብ ይጠይቃል ማለትም በየጊዜው ስለምንሞላ በየጊዜው በቀን በቀን ለምሳሌ 25 ብር 25 ብር 25 ብር ብንሞላ በወር ስንት ሊመጣብን ነው ማለት ነው። ወደ ሶስት መቶ ወደ አምስት መቶ ሊመጣብን ነው ማለት ነው። በወር በወር እንደዛ ሊመጣብነ ነው ግን አንዴ ዋይፋይ ብንሞላ አምስት መቶ ብርም ቢመጣም የተለያየ ሰው መጠቀም ይችላል ማለት ነው። ዳታ ግን እኔ ብቻ ነው የምጠቀም ወይፋይ ግን የተለያየ ሰው ቤተሰቡ ሁሉ ሊጠቀም ይችላል እንዲሁም ደግሞ ሌላ ሰው ሲመጣ ዘመድ ሲመጣ እዛ ቤት ውስጥ ዋይፋይ አብርተህለት ልታስጠቅመው ትችላለህ። እና ዋይፋይ ብዙ አይነት ዘርፋ አለው ገንዘቡ ቢበዛም ብዙ አይነት ጥቅሞች አሉት ብዬ አስባለሁ። በፍጥነት አንፃር ስንሄድ ወይፋይን ወይስ ሞባይል ዳታ ነው የሚፈጥን ካልነ? ወይፋይ በጣም ፈጣን ነው። ፍጥነት አለው አንተንም አስጠቅሞ ቤተሰቦችህንም አስጠቅሞ ሌላውንም ሰው ጓደኞችህንም ሊሆን ይችላል ጎረቤቶችህንም ሊሆን ይችላል እነሱን አስጠቅሞ ራሱ እስካሁን ፍጥነቱ ያው ነው አንድ አይነት ነው ማለት ነው። እና በዚህ ምክንያት ዋይፋይ ፈጣን ነው ከዳታ ብዬ አስባለሁ ማለት ነው። ዳታን ግን ካየነ ለምሳሌ ኔትወርክ ወደሌለበት ቦታ ብንገባ ላይሰራልን ይችላል ማለት ነው። ዳታው እና እንዲሁም ደግሞ አንዳንዴ ሳፋሪኮም ወይ ኢትዮ ቴሌኮም የሲስተም ችግር ሊኖርባቸው ይችላል እና የዛን ጊዜ ዳታው ሊሟዘዝ ይችላል። በዚህ ምክንያት ወይፋይ ከዳታ ይሻላል ብዬ አስባለሁ ማለት ነው። ዳታን ለብዙ ሰው ሼር ማድረግ አትችልም። ሼር ባጋራሀው ቁጥር ፍጥነቱ እየቀነሰ ይመጣል ማለት ነው። ለምሳሌ ለሶስት ሰው ብታጋራው ፍጥነቱ ያንተ ፍጥነት የሚያወርድበት ወይም ደግሞ የሚሄድበት ፍጥነቱ እየቀነሰ ይመጣል ማለት ነው። ወይፋይን ግን ብታበዛው ምን ብትለው ያው ነው ማለት ነው። ያን ያህል በጣም ብዙ ካልሆነ በስተቀር አንድ አራት ሰው ብታደርግ ፍጥነቱ ያው ይሆናል ብዬ አስባለሁ እንደ ዳታ አይቀንስም ግን ቢቀንስም እንደ ዳታ አይቀንስም ብዬ አስባለሁ ማለት ነው። እና ወይፋይ እና ዳታ ትልቅ የሆኑ ኢንተርኔት ናቸው። እና እኔ ኢንተርኔት አለኝ አዎ ሞባይል ዳታ አለኝ የሞባይል ኢንተርኔት አለኝ። እንዲሁም ደግሞ ቤት ውስጥ ያለ የዋይፋይ ኢንተርኔት አለ ማለት ነው። በኬብል የተያዘ ማለት ነው። ሌላ ኢንተርኔቶች የሉኝም በሁለቱ ነው እየተጠቀምኩ ያለ ማለት ነው። ኢትዮጵያ ውስጥ የሚሰሩም እነዚህ በአጠቃላይ በብዛት እነዚህ ሁለቱ ስለሆኑ የማህበረሰቡ እየተጠቀማቸው ያለ እኔም ደግሞ ከማህበረሰቡ እኔም አንዱ ተጠቃሚ ነኝ ብዬ አስባለሁ ማለት ነው። እና አመሰግናለሁ።